የክላውድ ማከማቻ ትጠቀማለህ? አዎ እጠቀማለሁ ምክንያቱም ደግሞ የክላውድ ማከማቻ አሁን ላይ በጣም አስፈላጊ ነገሮች ውስጥ አንዱ ነውና። ከዚህ በፊት ደግሞ አንድ መነጋገር ያለብን ነገር አለ ብዬ አስባለሁ። የክላውድ ማከማቻ ምንድነው? ብለን ስናየው ለምሳሌ በተለያዩ ስልኮች ላይ የክላውድ ማከማቻ በየመጠኑም ቢሆን አለ ብዬ አስባለሁ። ስለዚህ የክላውድ ማከማቻ ማለት በየስልኮቻችን ወይም ደግሞ በተለያዩ ዘመናዊ ስልኮች ላይ ምንም አይነት የፋይል ማከማቻ ካርድ ሳንጠቀም ወይም ደግሞ የሚሞሪ ካርድ ሳንጠቀም እነዚህ ነገሮች ዝም ብሎ ስልኩ ጋር ተሰርተው የሚመጡ የፋይል ማከማቻ ናቸው። ማለት ነው ወይም የመዝገብ ማስቀመጫ ናቸው ማለት ነው። እና ክላውድ ማከማቻ ማለት እነዚህ ናቸው። እና ክላውድ ማከማቻስ ምን ምን ያህል ፋይሎችን ሊይዝ ይችላል? ብለን ስናየው ለምሳሌ የክላውድ ማከማቻ። አራት ጊጋ ባይት ሊሆን ይችላል። ስምንት ጊጋ ባይት ሊሆን ይችላል ስልሳ አራት ጊጋ ባይት ሊሆን ይችላል እንዲሁም መቶ ሃያ ስምንት ጊጋ ባይት። እንደዚህ እንደዚህ እያለ በቴራ ባይት እራሱ ሊሆን ይችላል። እና ከዚህ ከዚህ በመነሳት ጊጋ ባይትን እንደዚህ በክላዉድ ላይ ማግኘት በጣም አስፈላጊ ነው ብዬ አስባለሁ። እና ጥሩ ነው ብዬ አስባለሁ። ስለዚህ ጠቅለል አድርገን ስነየው የክላውድ ማከማቻ ትጠቀማለህ? አዎ እጠቀማለሁ። ምክንያቱም ደግሞ አሁን እየተጠቀምኩበት ያለ ስልክ ዘመናዊ ስልክ ስለሆነ በዛ ላይ ራሱን የቻለ የቴክኖሎጂ ምርቶች አሉ ማለት ነው። ክላውድ ማከማቻን የሚያስቀምጡበት በዛ አገኘዋለሁ ማለት ነው።

መዋኘት ትችላለህ ወይ? አዎ መዋኘት ትችላለህ። ምክንያቱም ደግሞ ከዚህ በፊት በጣም ብዙ አይነት ልምምዶችን አድርጌ ስለሆነ መዋኘት እችላለሁ ማለት ነው። እና መዋኘት ለመቻል ደግሞ ከዚህ በፊት ብዙም ማድረግ ያለብን ነገር አለ። ወይም መዋኘት ከመጀመራችን በፊት ብዙ አይነት ቅደም ተከተሎችን ማድረግ አለብን ብዬ አስባለሁ። እና እነዚህ ቅደም ተከተሎች ምን ምን ናቸው? ውሃ መዋኘትስ ምን ምን አይነት ጥቅሞችን ያስገኛል የሚለውን ነገር? እንነጋገርበታለን ማለት ነው። እና መዋኘት ማለት በውሃ ላይ አካልን በማንሳፈፍ መዝናናት ወይም ደግሞ ስፖርት መስራት ሊሆን ይችላል። እና መዋኘት ብዙ አይነት ጥቅሞች አሉት። አንደኛ በውድድር መልክ የገቢ ምንጭ በመሆን ያገለግላል። ከዚህም በተጨማሪ ደግሞ ራስን ለማዝናናት ያገለግላል ራሳችንን ካዝናናን ደግሞ የምንሰራቸውን ስራዎች በአግባቡ እንድንሰራ ያደርገናል ማለት ነው። ስለዚህ መዋኘት በጣም አስፈላጊ ነው ብዬ አስባለሁ። ለጤንነታችንም በጣም ጥሩ ነው። እና መዋኘት የሚሰጠን ጥቅም ይሄ ይሄ ነው። ግን መዋኘትስ ጉዳት አያመጣም ወይ? ካልን ጉዳት ያመጣል። ያው በብዛትም ባይሆን ከጥቅሙ አንፃር አነስ ያለ ጉዳት አለው። ምክንያቱም ደግሞ አሁን ለምሳሌ ወራጅ ወንዝ ላይ መዋኘት ሊኖር ይችላል እና ወንዙ እየሞላ ከሆነ ወይም ደግሞ እየፈሰሰ ከሆነ ያ ወንዝ እኛን ሊያጠቃን ይችላል ሊወስደን ይችላል ማለት ነው። እና ይሄ ወንዝ እኛን ከወሰድን ደግሞ ህይወታችን ያልፋል ማለት ነው። ስለዚህ ጉዳቱ ይሄንን ይመስላል ማለት ነው። እና መዋኘት የራሱ የሆነ ጥቅምም ጉዳትም አለው ማለት ነው። እና ተቅለል አድርገን ስንየው መዋኘት ትችላለህ አዎ እችላለሁ ነው።

የጎረቤቶችን ድምጽ ትሰማለህ? አዎ የጎረቤቶቻችን ድምጽ እንሰማለን። ምክንያቱም ደግሞ ካላቸው ይከኛ ከቅርበታቸው አንፃር። ድምጽ ሊያሰሙ ይችላሉ ማለት ነው። ስለዚህ ድምፃቸው ደግሞ በጣም የጎላ ነው ሊረብሽ የሚችል ነገር ነው። እና በጣም መጫጫት የበዛበት ድምጽ ስለሆነ ከእርቀትም ሊሰማ ይችላል ማት ነው። እና ጎረቤት ማለት ብለን ስናስበው ለቤታችን እኛ ለምንኖርበት ቅርብ የሆነ ከእኛ ጋር ወዳጅ የሆነ ነው ጎረቤት ለምናስበው ማለት ነው። ስለዚህ ድምፃቸው ይረብሻል ወይ የሚለውን ለማየት ያህል ድምፃቸውስ ምን ምን አይነት ነገሮችን ሊረብሽ ይችላል? እና ይሄንን ነገር ደግሞ ለማየት መጀመሪያ ጋር የቴሌቪዥን ድምጽ ሊሆን ይችላል። እንዲሁም ራዲዮ ድምጽ ሊሆን ይችላል የተለያዩ ድምጾች ሊሆን ይችላል ከጎረቤታችን የሚከፈቱ ማለት ነው። እና እነዚህ ድምጾች በጣም ይረብሻሉ ማለት ነው። ስለዚህ የጎረቤታችን ድምጾች እነዚህ ህፃናትም ሊንጫጩ ይችላሉ ስራ በአግባቡ ላያ ሰሩን ይችላሉ። ስለዚህ እነዚህ እነዚህ ጎረቤቶች ደግሞ በጣም ጫጫታ ስለሚያበዙ የሰውን ልጅ ሊረብሹ ይችላሉ። ማነው እኛንም ደግሞ በአግባቡ ነው የሚረብሹን ስለዚህ ስራችንን በአግባቡ ልንሰራ አልቻልንም ማለት ነው። እና የጎረቤቶቻችን ድምጽ ይሄን ታህል ነው የሚረብሸን በጣም ጫጫታ ይበዛዋል። የተለያዩ ድምጾች ይመጣሉ የቤት እንስሳት ድምፆችም አሉ። የውሻ የድመት እንዲሁም የተለያዩ ድምጾች ስላሉ የጎረቤቶቻችን ድምጽ በዚህ መልክ ይረብሸናል ማለት ነው።

የመጠጥ ውሃን ከየት ታገኛለህ? ለሚለው ጥያቄ በጣም አሪፍ ጥያቄ ይመስላል። ለመመለስም ቀለል ያለ ነገር ሊሆን ይችላል ብዬ አስባለሁ እና የመጠጥ ውሃ ከየት ከየት ይገኛል? የሚለውን መጀመሪያ ማየት አለብን ወይም ደግሞ የመጠጥ ውሃ ምንድነው የመጠጥ ውሃ ብለን የምንጠራውስ ምን አይነት ውሃ ነው ብለን ማይት አለብን ማለት ነው እና የመጠጥ ውሃ ምንድነው ብለን ካየን? የመጠጥ ውሃ ማለት ለሰው ልጅ ለጤናቸው ጥሩ የሆነ ለጤንነት በጣም አሪፍ የሆነ ንጹህ የወነ ውሃ ማለት ነውና ይህንን ነው የመጠጥ ውሃ ብለን የምንጠራው ማለት ነው እና የመጠጥ ውሃ የሚገኝባቸው ምክንያቶች አሉ ብዙ ብዙ ነገሮች አሉ ማለት ነው። እና እነዚህ አንደኛ የወንዞች ምንጮች ሊሆኑ ይችላሉ፤ ወንዞች ወዲያውኑ የሚፈልቁባቸው ቦታዎች ሊሆኑ ይችላሉ፤ ከእርሰ ምድር ውሃ ሊሆን ይችላሉ ወይም ደግሞ ከጉድጓድ ቆፍረን የምንወጣው በኋላ ሊሆን ይችላል፤ እንዲሁ ደግሞ ከቧንቧ ውሃ ሊሆን ይችላል እና ከእነዚህ ከእነዚህ የመጠጥ ውሃ እናገኛለን ማለት ነው። እና የመጠጥ ውሃ ባንጠቀምስ ወይም ደግሞ ንጹህ የመጠጥ ውሃ ባንጠቀም የሚያመጣው ጉዳት ምንድነው? የሚለውን ነገር ማየት መቻል አለብን ማለት ነው እና የመጠጥ ውሃ ወይም ደግሞ የንጹህ የመጠጥ ውሃ የማንጠቀም ከሆነ ለተለያዩ በሽታዎች እንጋለጣለን ለምሳሌ ያህል ለተለያዩ የተስቦ በሽታዎች እንደ ባክቴሪያ አይነት፤ እንደ አሚባ እንደ ተለያዩ ትላትል ምናምን አይነት በሽታዎች ልንጋለጥ እንችላለን ማለት ነው። ስለዚህ የመጠጥ ውሃን በአግባቡ መጠቀም መቻል አለብን እና የመጠጥ ውሃ ካልተጠቀምን ከዚህ በፊት የዘረዘርኳቸውን በሽታዎች ልንጋለጥ እንችላለን እና እነዚህ በሽታዎች በእኛ ላይ ከተጋለጡ ደግሞ ስራችንን በአግባቡ አንሰራም ማለት ነው እና በኢኮኖሚ ደካማ ልንሆን እንችላለን ስለዚህ የመጠጥ ውሃን ወይም ንጹህ የመጠጥ ውሃ መጠቀም መቻል አለብን ምክንያቱም ደግሞ ከዚህ በፊት እንደጠቀስኩት ብዙ ተያያዥነት ያላቸው በሽታዎች ሊመጡ ስለሚያዝኑ ማለት ነው ስለዚህ ንጹህ የመጠጥ ውሃን መጠቀም መቻል አለብንና በመጨረሻ ጠቅለል አድርገን ስናየው የመጠጥ ውሃን የት ታገኛለህ? እሚለውን ጥያቄ እኔ ለጊዜው የመጠጥ ውሃዬን የማገኘው ከከርሰምደር እና ከባምቧ ነው ማለት ነው።

አካባቢውን ይወዱታል አዎ አካባቢዬን እወደዋለሁ ምክንያቱም ደግሞ ያደግኩበት ስለሆነ የተለያዩ ስራዎችንም ሰርቼ ያደኩበት ስለሆነ አካባቢዬ በጣም ደስ ይለኛል በጣም ነው የምወደውም ማለት ነው። እና አካባቢዬ ይገያል ያለውን ማህበረሰብን በጣም ነው የማከብረው። ስለዚህ ማህበረሰቡ ጋር በጣም ጥሩ የሆነ ግንኙነት የሚኖረን ከሆነ ደግሞ አካባቢያችንን እንወዳለን ማለት ነው። ስለዚህ አካባቢያችን ጋር ያለውን ማህበረሰብ በጥሩ ሁኔታ ማየት መቻል አለብን። እና በጥሩ ሁኔታ ካላየነው ደግሞ ከማህበረሰቡ ጋር ጥሩ የሆነ ግንኙነት አይኖርምና ስራችንንም በአግባቡ ላንሰራ እንችላለን። ማነው ስለዚህ ከጎረቤቶቻችን ወይም ደግሞ ከማህበረሰባችን ጋር ከአካባቢያችን ጋር በጥሩ ሁኔታ መላመድ መቻል አለብን ማለት ነው። እና የአካባቢያችን ሁኔታስ ምንድነው? ብለን ስንለው አካባቢያችን እኛ አለንበት አካባቢ በጣም የአየር ሁኔታው በጣም የሚመቸው ወይን አደጋ የሚባል የአየር ፀበይ ያለው ነው። እና ይሄ ደግሞ ወይን አደጋ የምንለው ምን አይነት የአየር ሁኔታ ነው? ብለን ስንየው በጣም ሞቃት ያልሆነ በጣም ቀዝቃዛ ያልሆነ ለሰው ልጅ ምቾት የሚሰጥ አይነት የአየር ፀባይ ነው። እና ይሄን የሚያካትት ከሆነ ያ አካባቢ በጣም ምቾት ያለው ነው ብለን እናስባለን። ስለዚህ የኛ አካባቢም ደግሞ ይሄ ሁሉን አሁን እዚህ በፊት እንደጠቀስኩት አይነት ሁሉን የሚያካትት ስለሆነ ወይም ደግሞ ወይና ደጋ የሚባል የአየር ንብረት የአየር ፀበይ ያለው አካባቢ ስለሆነ ለመኖር በጣም ምቾት ይሰጣል። ማነው ስለዚህ አካባቢውን ይወዱታል? የሚለው ጥያቄ አዎ እወደዋለሁ ምክንያቱም ደግሞ ከዚህ በፊት እንደተናገርኩት ያደኩበት ተወልጄ ያደኩበት ስለሆነ በጣም አካባቢዬን እወደዋለሁ ማለት ነው

የስራ ልብስ ትለብሳለህ ለሚለው ጥያቄ? መልስ መስጠት አለብን ብዬ አስባለሁ ምክንያቱም ደግሞ ይሄ ይሄ ነገር መልስ መስጠት በጣም አስፈላጊ ስለሆነ ማለት ነው። እና የስራ ልብስ መልበስ በጣም አስፈላጊ ነው ብዬ አስባለሁ። ምክንያቱም ደግሞ የምንሰራውን ስራ ለማህበረሰቡ ማሳወቅ መቻል አለብን እንጂ ያንን ልብስ ለብሰን የማንሰራ ከሆነ እንደ ሌላ መጥፎ ሰው ልንታይ እንችላለን ማለት ነው። ለምሳሌ እንደ ሌባ ልንታይ እንችላለን። ስለዚህ ያንን ልብስ ለብሰን በትክክል ለማህበረሰቡ ምን አይነት ስራ እንደምንሰራ ማሳወቅ መቻል አለብን። እና የስራ ልብስ ምንድነው? ብለን ማየት አስፈላጊ ሳይሆን አይቀርም። እና የስራ ልብስ የምንለወው ስራ ስራ ስንሄድ የራሱን የሆነ ቱታ ሊሆን ይችላል። ሙሉ አንድ አይነት አንድ አይነት ከለር ልንለብስ እንችላለን። እና እንደ ተለያየ ድርጅት ደግሞ የተለያየ አይነት የስራ ልብስ ነው ያለ እና ያንን ለብሰን መስራት አለብን ማለት ነው። እና የስራ ልብስ ደግሞ ባንለብስ ምን ምን ሊያስከትል ይችላል? የስራ ልብስ ምን ባንለብስ የሚያስከትለው ነገር አንደኛ ከስራችን ልንፈናቀል እንችላለን ማለት ነው። ይሄ ማለት ከባዶ ኢኮኖሚ ምንጭ ሊኖረን ይችላል ማለት ነው። ስለዚህ የኢኮኖሚ ምንጫችን ባዶ ከሆነ ደግሞ ለተለያዩ ለጤና ተግዳሮቶች ልንጋለጥ እንችላለን። ስለዚህ የስራ ልብስን በመልበስ ስራችንን ሰአታችንን በአግባቡ በመጠቀም ስራችንን መስራት አለብን ማለት ነው። ስለዚህ ከማህበረሰቡ ጋርም ጥሩ የሆነ ግንኙነት እንዲኖረን ማድረግ አለብን ስለዚህ የስራ ልብስ መልበስ አለብን ማለት ነው። እና ጠቅለላ አድርጌ ሳየው የስራ ልብስ ትለብሳለህ? አዎ እለብሳለሁ ምክንያቱም ደግሞ ወደ ስራ ስሄድ እሱን ነው የምለብሰው ማለት ነው

ፎቶዎችን የት? ታስቀምጣለህ ፎቶዎችን የማስቀምጥበት ቦታ የተለያየ ነው። ምክንያቱም ደግሞ ለምሳሌ ስልካችን ላይ የምናስቀምጥ ከሆነ ከተለያየ ቦታ ወይ ደግሞ የተለያዩ መተግበሪያዎችን እንጠቀማለን ለምሳሌ እንደ ቴሌግራም እንዲሁም ደግሞ የተለያዩ የፎቶ መደበቅያ መተግበሪዎች አሉ ማለት ነው። እና እነዚህን መተግበሬዎች በመጠቀም ፎቶአችንን እናስቀምጣለን ማለት ነው። እና ከዚህ በዘለለ ደግሞ ቤታችን ውስጥ ራሱን የሆነ ግድግዳ ላይ ልንለጥፈው እንችላለን ፎቶአችን እና በዚህ በዚህ አይነት መንገድ ልናስቀምጠው እንችላለን ማለት ነው። ስለዚህ ፎቶአችን የምናስቀምጥበት ዘዴ ይሄ ይሄ ነው ማለት ነው። ግን ፎቶአችንን የት ላይ ብናስቀምጠው ይሻላል ቤት ውስጥ ግድግዳ ላይ በመለጠፍ ወይስ ደግሞ በስልካችን በመተግበሬዎች በመቆለፍ ማስቀመጥ ይሻላል? የሚለውን ስናይ ታማኝነቱ የተረጋገጠ ከሆነ በስልክ በተለያዩ መተግበርያዎች ቆልፈን ብናስቀምጥ በጣም አሪፍ ነው ብዬ አስባለሁ ምክንያቱም ደግሞ ማንም ሰው የየለፍ ቃላችንን ስለማያውቅ ይህንን ማድረግ እንችላለን ማለት ነው። ምክንያቱም ፎቶአችንን መጠበቅ እንችላለን ማለት ነው። እና ከዚህ በዘለለ ደግሞ ፎቶአችን ግድግዳ ላይ ብለጥፈው ምን ሊከሰት ይችላል የሚለውን ስንይ ቶሎ ቶሎ ካላጸዳናቸው የመቆሸሽ ባህሪ ሊኖራቸው ይችላል ማለት ነው። እና ፎቶአችን ለብዙ ዘመናት ላይቆዩልን ይችላሉ ሊበላሹ ይችላሉ ማለት ነው። ስለዚህ በተለዩ መተግበሪያዎች በስልካችን ላይ መቆለፍ በጣም አስፈላጅና በጣም አሪፍ የሆነ ዘዴ ነው ብዬ አስባለሁ። እና እኔም የማስቀምጠው በሰልኬ በተለያዩ መተግበሪያዎች በመቆለፍ ነው ማለት ነው

በጀት ታስተዳድራለህ እ እኔ በጀት በአሁኑ ሰዓት ምንም አይነት በጀት አላስተዳድርም ምክንያቱም ደግሞ እድሜዬ ገና ስለሆነ ድርጅቶችን የማስተላለፍ የማስተዳደር ስልጣን ስላልተሰጠኝ በጀት አሁን ጊዜ አላስተዳድርም ማለት ነው። እና እ በጀት ምንድነው የሚለውን መጀመሪያ ማየት አስፈላጊ ነው ብዬ አስባለሁ። እና በጀት ብለን የምናስበው አንድን የሆነ ድርጅት ሊሆን ይችላል አንድ ሀገር ሊሆን ይችላል። እንዲሁም ደግሞ የተለያዩ ገንዘብ የሚያስፈልጋቸው ቦታዎች ሊሆኑ ይችላሉ እና እነዚህ በጀት የምንለው እነዚህን ለማስተዳደር የሚደረግ የገንዘብ ስጦታ እንደማለት ነው። ለምሳሌ አንድ ሀገርን ስናስተዳድር አንድ በጀት ያስፈልገዋል ካልን ያን ሀገር የሚያስተዳድር ገንዘብ ያስፈልገዋል ለማለት ነው። እና በጀት ይሄንን ይመስላል ማለት ነው። እና በጀትስ ባይሰጥስ ምን ሊፈጠር ይችላል? ለምሳሌ በጀት ለአንድ ሀገር የማይሰጥ ወይም የማይበጀትላት ከሆነ በጣም ብዙ አይነት መጥፎዎች ወይም ደግሞ ቀውሶች ሊፈጠሩ ይችላሉ ለምሳሌ የኢኮኖሚ ውድቀት ሊፈጠር ይችላል። የሰው የሰው ልጅ የነፍስ ወከፍ ገቢ ሊቀንስ ይችላል ሊያሽቆለቁል ይችላል ማለት ነው። እና በጀት ለሀገር ወይም ለተለያዩ ድርጅቶች መበጀት አስፈላጊ ነው እ ብዬ አስባለሁ ማለት ነው። እና በጀት ይሄንን ይመስላል ማለት ነው። እና በጀት እኔ በመጨረሻም ስናየው በጀት ታስተዳድራለህ ለሚለው ጥያቄ መልስ ለመስጠት ያህል እኔ በዚህ ሁኔታ በጀት አላስተዳድርም ማለት ነው

ቃልህን ትጠብቃለህ ይላል? የጥያቄ ቃሌን እጠብቃለሁ ምክንያቱም ደግሞ ቃሌን ካልጠበቅኩኝ ለስራዬ በጣም ጥሩ ሁኔታ ላይ ፈጥርልኝ ይችላል ማለት ነው። ስለዚህ ቃሌን መጠበቅ መቻል አለብኝ ማለት ነው። እና ቃሌን መጠበቅ ከቻልኩ ደግሞ ስራዬን በአግባቡ እሰራለሁ ወይም ደግሞ ለደንበኛችን ወይም ደግሞ ለደንበኞቻችን ጥሩ የሆነ አገልግሎት እንድናቀርብ ያስችለናል ማለት ነው። ለድንብኛችን ብዙ አይነት ቃል ልንገባ እንችላለን ለምሳሌ የምርቱን ጥራት እናሻሽለዋለን ብለን በራሳችን ቃል ልንገባ እንችላለን። እና ይህንን ደግሞ ማስተካከል መቻል አለብን ይሄ ነው ቃል ብለን የምንጠራው ማነው? እና ይህንን ነገር ወይም ደግሞ የምርቱን ጥራት ማስተካከል ካልቻልን ቃላችንን አጥፈናል ወይም ደግሞ ቃላችንን በልተናል። ስለዚህ ቃል የገባነውን ነገር አላከበርንም ማለት ነው። ደንበኞቻችን ከዛ አገልግሎት በጣም ይርቃሉ ማለት ነው። እና ደንበኞቻችን ከዛ አገልግሎት ካራቁ ደግሞ በጣም በብዙ ሁኔታ የኢኮኖሚ ውድቀት ሊከሰት ይችላል ማለት ነው። ስለዚህ ቃላችንን መጠበቅ አለብን ብዬ አስባለሁ። እና ለወደፊት ሰውም ቢሆን ቃሉን መብላት የለበትም ቃሉን ማጥፍ የለበትም ወይም ደግሞ ቃሉን አለማክበር አይችልም ማለት ነው። ይሄንን ማድረግ ከቻለ ደግሞ አንደኛ በማህበረሰቡ ዘንድ መገለል ሊፈጠር ይችላል ልክ እንደ ውሸት ሰው ሊታይ ይችላል። ሁለተኛ ደግሞ በሚሰራው ስራ ላይ ብዙ አይነት ገንዘብ ላይ ያገኝ ይችላል። ምክንያቱም ደግሞ ደንበኞቹ በጣም ስለሚርቁት ማለት ነው እንደ ውሸታ አይተውት ማለት ነው። እና ይሄን ይሄን ምክንያት ውስጥ በማስገባት ቃላችንን ማክበር መቻል አለብን ማለት ነው ይሄንን ለማለት ነው። አመሰግናለሁ

የፀሀይ መውጣትን ታያለህ? አዎ የፀሀይ መውጣትን አያለሁ ምክንያቱም ደግሞ የፀሀይ መውጣት ስናይ በጣም ራሱን የራሱን የቻለ ደስታ የሚሰጥ ነገር አለው ማለት ነው። እና ፀሀይ ስትወጣ ጨረቃ ስትጠልቅ እንዲሁም ፀሀይ ስትጠልቅ ራሳችንን በጣም እናዝናናለን ፀሀይዋን በማየት ማለት ነው ምክንያቱም ደግሞ ከተለያዩ ከቀኖች የተለየ ምሽት ላይ ስታልቅ ወይም ደግሞ በጧቱ ስትወጣ በጣም መንፈስን የሚያድስ ደስታ ትሰጠናለች ለእይታ በጣም ማራኪ ናት። እንዲሁም ደግሞ ለምሳሌ ያህል ለመጥቀስ ያህል ብዙ ሰዎች ጠዋት ላይ ፀሀይዋን ወይም ደግሞ ጮራዋን በስልካቸው ካሜራ ወይም በተለያዩ ካሜራዎች ለመቅረስ በጣም ርብርብ ሲያደርጉ አይተናል ማለት ነው። እና ይሄንን ነገር ከየት መጣ ብለን ስናየው ምክንያቱም ደግሞ ቅድም እንደጠቀስኩት አይነት ነው ምክንያቱም ደግሞ የራሱን የሆነ ደስታ የሚሰጥ ነገር ነው። እራሱ የሆነ መንፈስ ያድሳል በጣም ጥሩ የሆነ ስብእና እንድናደርግ ያስችለናል ማለት ነው። እና አእምሮአችንን ደስታ ለመስጠት ያህል ስናየው የፀሀይ መውጣት አይቶ የማይደሰት ሰው አለ ብዬ አላስብም ይሄ የሚያደርግ ሰው ካለም ደግሞ ራሱን የቻለ የአእምሮ ታማሚ ሊሆን ይችላል ለተለያዩ በሽታዎች የተጋለጠ ሊሆን ይችላል ማለት ነው። እና የፀሀይ መውጣትን በምናይበት ሰዓት ላይ በጣም ደስታ ይሰመናል ማለት ነው። ስለዚህ ብዙም ደግሞ የጧት ፀሀይ ብለን የምንጠራው ፀሀይ መሞቅ መቻል አለብን ምክንያቱም ደግሞ ጥንካሬ ይሰጣል ይላሉ አባቶቻችን እናቶቻችን ማለት ነው። እና የእነሱን ምክር በመስማት ደግሞ ጠዋት ላይ ፀሀይ መሞቅ መቻል አለብን ጥንካሬያችንን ለመጨመር ማለት ነው። እና ይሄን ለማለት ነው አመሰግናለሁ

እንደገና ጥቅም ላይ መዋል ታደርጋለህ የሚለው? ለምሳሌ ስናየው የተለያዩ እጽዋትን በጥቅም ላይ ማዋል እንችላለን እንደገና ማለት ነው። ለምሳሌ ያህል የጣውላ ለምሳሌ እንጨትን ስናይ አንደኛ ለጣውላነትም ያገለግላል ሁለተኛ ደግሞ የጣውላው ፍቅፋቂ ደግሞ ለተለያዩ ምግቦች መስሪያነት ለማገዶነት ያገለግላል ማለት ነው። እና ይሄ ራሱ አንድ ጥቅም ላይ ማዋል ነው እንደገና ጥቅም ላይ ማዋል ነው። በእጽዋቶች በአረንጓዴ እጽዋቶች ላይ ስንየው ደግሞ አንድ መሬት ዛፍ ተተክሎበት ቆይቶ ያንን ደግሞ እንደገና ተነቅሎ ደግመን ስንተክልበት ይሄ ድነና ይባላል ይሄ ወይም ደግሞ ዳግም ድነና። ወይም ደግሞ ደጋግሞ ወይም ደግሞ አንድ ጊዜ በላይ ዛፎችን መትከል ማለት ነው። በአንድ ቦታ ላይ ማለት ነው እና ይሄ ራሱ እንደገና ጥቅም ላይ ማዋል ሊሆን ይችላል ማለት ነው። እንዲሁም ደግሞ የተለያዩ ፋብሪካዎች ደግሞ የተለያዩ ላስቲኮችን ሊጠቀሙ ይችላሉ ማለት ነው። ወይም ሊያመርቱ ይችላሉ እና እነዚህ ላስቲኮች ተጠቅሞ የተለያዩ እቃዎችን ሊያሰናዱበት ይችላሉ። ማነው እና ይህንን ነገር ካደረጉ በኋላ ራሱ መልሰው ወደ እነሱ ሲሄድ እንደገና እንደዛን ጥቅም ላይ ያውሏቸዋል ማለት ነው። በተለይ በፋብሪካዎች ሰርተው ማለት ነው። እና እንደገና አዲስ ላስቲክ ሊሰሩ ይችላሉ ስለዚህ ይሄ ራሱ ጥቅም ላይ ማዋል ነው። እንደገና ጥቅም ላይ ማዋል ነው ማለት ነው። እና ጠቅለል አድርጌ ሳየው እንደገና ጥቅም ላይ ማዋል ታደርጋለህ? ወይ አዎ አደርጋለሁ። ምክንያቱም ቢያንስ እንኳን ዛፎችን እንደገና ተክላለሁ ማለት ነው። እና ይሄን ለማለት ነው

በስልክ ገንዘብ ትልካለህ አዎ እልካለሁ ምክንያቱም ደግሞ በዚህ ዘመናዊ ጊዜ በስልኩ ገንዘብ የማይልቅ ሰው አለ ብዬ አላሰብም እንዲሁም ደግሞ በጣም ባህላዊ የሆኑ ሰዎች እንዲሁም ደግሞ በጣም በድሮ ሁኔታ እየተወለዱ ሰዎች ካልሆኑ በቀር አሁን በዘመናዊ መልኩ በዚህ በሰላሳ አመት በዚህ አርባ አመት ላይ ተወልዶ በስልኩ ገንዘብ የማይልክ ሰው አለ ብዬ አላስብም ማለት ነው። እና ይሄ ገንዘብ ለመላክ ደግሞ በስልክ ገንዘብ መላክ የሚሰጠው ጥቅምስ ምንድነው የሚሰጠው ጉዳትስ ምንድነው? የሚለውን ማየት አስፈላጊ ሳይሆን አይቀርምም እና ከጥቅሙ ስንጀምር በገንዘብን በስልክ መላክ በጣም የሚሰጠው ጥቅም አንደኛ ቀልጣፋ እንዲሆን ያደርገናል ማለት ነው። ባንክ ቤት ሄደን እንዲሁ ደግሞ ሰው በመልእክተኛ ገንዘብ ከምንልክ ይርቅ ቤታችን ላይ ካለንበት ቦታ ሳንንቀሳቀስ በስልካችን በዚህ በዘመናዊነት መልኩ መላክ እንችላለን ገንዘም ማለትለውና ስራችንን ያቀላጥፍልናል ማለት ነው። እንዲሁም ደግሞ ከጉዳቱ ስንጀምር ደግሞ በስልክ ገንዘብ መላክ የሚጎዳው ነገር ምንድነው የሚለው ነገር ለምሳሌ ብዙ አይነት ጠላፊዎች አሉ ማለት ነው ገንዘብን የሚጥልፉ የተለያዩ ኮምፒውተሩ የተለያዩ ላፕቶፖችን በመጠቀም ስኀልክ የአንድን ሰው ባንክ አካውንት በመዝረፍ ወይም በመጥለፍ ገንዘብ ይሰርቃሉ። ማነው እና ለነዚህ ለነዚህ ነገሮች ልንጋለጥ እንችላለን። ስለዚህ ጥቅሙም ይሄን ይመስላል ጉዳቱም ይመስላል እና ተከለል አድርገን ስናየው በስል ገንዘብ ትልካለህ አዎ እልካለሁ ነው።

ስንት ቋንቋ ትችላለህ? እኔ የምችለው ቋንቋ ሁለት ቋንቋ እችላለሁ ማለት እችላለሁ ምክንያቱም ደግሞ አንደኛ ያው ተወልጄ ስናገር ያደግኩትኝ የአማርኛ ቋንቋ ነው ሁለተኛ ደግሞ የእንግሊዘኛ ቋንቋ መናገር የተወሰነ መልኩ እችላለሁ ማለት ነው። እና እኔ የምናገረው ቋንቋ ሁለት ነው ማለት ነው። ነገር ግን አንዳንድ ሰዎች እስከ አስራ አንድ እስከ ሃያ ቋንቋም የሚናገሩ ሰዎች አሉ በጣም ብዙ አይነት ታለንት ያላቸው ማለት ነው። እና እነዚህ ሰዎች ደግሞ በጣም በብዙ አይነት ሁኔታ ጥቅም ይሰጣቸዋል ማለት ነው። ለምሳሌ እንግሊዘኛ አፋርኛ ሶማልኛ እንዲሁ ደግሞ የተለያዩ ቻይንኛ ማንዳርኛ ምናምን ቋንቋዎች የሚናገር ሰው በጣም ብዙ አይነት ጥቅም ይሄውብ ለምሳሌ በእነዛ ቦታዎች ላይ በሚሄድበት ሰዓት ላይ ያን ቋንቋ በመጠቀም ከማህበረሰቡ ጋር በቀላሉ ሊግባባ ይችላል ማለት ነው። ስለዚህ ብዙ ቋንቋ መናገር የሚሰጠው ጥቅም ይህንን ይመስላል ማለት ነው። እና ደግሞ ብዙን ቋንቋ የማይናገር ሰው ደግሞ የሚጎዳው ነገር አለ ለምሳሌ ከአንድ ቦታ ወደ አንድ ቦታ ልንሄድ እንችላለን ኑሮ ቋሚ አይደለም ማለት ነው። ወይም ደግሞ የምንኖርበት ሁኔታ ቋሚ አይደለም ወይም ደግሞ ዘላቂ አይደለም ለምሳሌ በተወሰነ ሰዓት ላይ ሊቆራረጥ ወይም ደግሞ ሊለያይ ይችላል ማለት ነው። ስለዚህ ከአንድ ቦታ ወደ አንድ ቦታ ስንሄድ የግድ የምንሄድበትን ቦታ ቋንቋ መልመድ መቻል አለብንና ያን ቋንቋ ካልለመድን ከማህበረሰቡ ጋር በቀላሉ ላንግባባ እንችላለን ማለት ነው። እና ይሄ ችግር ሊፈጥርብን ይችላል ማለት ነው። መገለል ሊፈጥርብን ይችላል ስራችንን ደግሞ በአግባቡ እንዳንሰራ ያደርገናል ማለት ነው። ስለዚህ ብዙ ቋንቋ መልመድ ጥቅም አለው ብዙ ቋንቋ አለመልመድ ደግሞ ጉዳት አለው። ማነው እና ቋንቋ ይሄንን ይመስላል ማለት ነው። እና ጠቅለል አድርገን ስናየው ስንት ቋንቋ ትችላለህ? እኔ ሁለት ቋንቋ እችላለሁ አማርኛ እና እንግሊዘኛ ማለት ነው

ቡና መፍጨት ታውቃለህ አዎ ቡና መፍጨት አውቃለሁ ምክንያቱም ደግሞ ከዚህ በፊትም ፈጭቼ ስለማቅ ማለት ነው እና ቡና መፍጨት ማያቅ ሰው አለ ብዬ አላስብም። እንዲሁም ደግሞ ከዚህም በተለየ በጣም ህፃናት በጣም ሽማግሌ አረጋውያን ደግሞ ሊፈጩ ይችላሉ እንኳን ወጣቱ ቀርቶ ማለት ነው። እና ወጣት ሆኖ ቡና መፍጨት ማያቅ አለ ብዬ አላስብም። የተለያዩ የመፍጫ ሁኔታዎች አሉ ማለት ነው። የመፍጫ ቦታዎች አሉ እና በእነሱ ቦታዎች ላይ መፍጨት መቻል አለብን ማለት ነው። እና እንዲሁም ደግሞ በዘመናዊ መልኩ በመብራት እሚሰራ የቡና መፍጫ አለ ማለት ነው። እና በዛ እሂያን ነገር ተጠቅመን ቡና ፈጭተን መጠቀም እንችላለን ማለት ነው። እና ቡና ደግሞ በጣም አስፈላጊ ከመሆኑ የተነሳ ወይም ደግሞ በጣም ተወዳጅ ከመሆኑ የተነሳ ቡና መፍጨት መቻል አለብን ቡና መፍጨት ካልቻልን ደግሞ በብዙ ነገር ጥገኛ ልንሆን እንችላለን ማለት ነው። እና ቡና የራሳችንንም ቢሆን እንዲሁም ደግሞ የሰው ፈጭተን መጠቀም መቻል አለብን። እንዲሁም ደግሞ ቢያንስ እኛ አካባቢ የሆነ ነገር አለ ማለት ነው። እና ቡና በመፍጨት በመብራት በሚሰራ ቡና መፍጨት ቡና በመፍጨት የኢኮኖሚ ምንጭ አድርገው ሲገለገሉበት አያለሁ ማለት ነው። እና ይሄ ራሱ አንድ የስራ ፈጠራ ነው። እና ይህንን በማድረግ ወይም ቡናን በመፍጨት የስራን ፈጠራ ማጠናከር ይቻላል ማለት ነው። እና ቡናን መፍጨት አስፈላጊ ነው ብዬ አስባለሁ። ስለዚህ ጠቅለል አድርጌ ሳየው ቡና መፍጨት ታውቃለህ? አዎ አውቃለሁ ቡና መፍጨት አውቃለሁ ምክንያቱም ደግሞ ከዚህ በፍትም ፈጭቼ ስለማውቅ ማለት ነው።

የስራ ጊዜው እንዴት ነው? የስራ ጊዜ በጣም አሪፍ ነው ስራዬን በአግባቡ እየሰራሁኝ እገኛለሁ። እና ይህንን ነገር ለማድረግ ደግሞ በጣም አስፈላጊው ነገር ጊዜን በአግባቡ መጠቀም ነው። ጊዜን በአግባቡ ተጠቅሞ ስራን መስራት መቻል አለብን። ጊዜያችንን በአግባቡ ካልተጠቀምን ጊዜ ቆሞ አይጠብቀንም ጊዜ ተንቀሳቃሽ ነው። እና አሁን ላይ ያለንን ሰዓት በኋላ ወይም ደግሞ ነገ ላይ ልናገኘው አንችልም ማለት ነው። ስለዚህ ያሁኑን ጊዜያችንን በአግባቡ በመጠቀም ያሁኑን ስራችንን መስራት አለብን ማለት ነው። እና በአሁኑ ጊዜያችን ስራ መስራት ካልቻልን ወደፊት ጊዜያችን የአሁኑን ስራ መስራት አንችልም ማለት ነው። ስለዚህ ጊዜያችንን በአግባቡ በመጠቀም ስራችንን መስራት መቻል አለብን ማለት ነው። እና ጊዜያችንን በአግባቡ መጠቀም ስንል ለምሳሌ ሰዓት ላይ ሰዓት በስራ ወደ ስራ የምንገባበት ሰዓት ይሄን ታሀል ሰዓት ልንባል እንችላለን። ለምሳሌ ሁለት ሰዓት ጠዋት ሁለት ሰዓት ላይ ስራ እንድትገኙ ልንባል እንችላለን። እና ቀድመን አንድ ሰዓት ከሃምሳ ወይም አንድ ሰዓት ከአርባ ላይ ስራ ቦታ መገኘት መቻል አለብን ምክንያቱም ደግሞ ልክ ሁለት ሰዓት ላይ ስራ ለመጀመር ማለት ነው። ነገር ግን ለምሳሌ ሁለት ሰዓት ተብለን ሁለት ሰዓት ላይ ወደ ስራ የምንሄድ ከሆነ ቢያንስ አስር ሃያ ደቂቃ ልናሸራርፍ እንችላለን ማለት ነው። እና ይሄ ደግሞ ጥሩ አይደለም ብዬ አስባለሁ። ስለዚህ ጊዜያችንን በአግባቡ በመጠቀም ስራችንን መስራት መቻል አለብን። እና ወደ ጉዳዩ ስንሄድ የስራ ጊዜው እንዴት ነው? የሚለውን ነገር ሳይ ስራ እስካሁን በምሰራበት ሰዓት ላይ ስራዬ በጣም አሪፍ ሁኔታ ላይ ነው ጥሩ የሆነ ገቢ እያገኘሁበት ነው ማለት ነው።

ምን የቤት እቃዎች ትጠቀማለህ? የቤት እቃዎች የምጠቀመው እኔ ከተለያዩ ማቴሪያሎች የተሰሩ እቃዎችን ነው የምትጠቀመው ማለት ነው። ለምሳሌ ከሸክላ እየተሰራ ሊሆን ይችላል እንዲሁም ደግሞ ከተለያዩ ነገሮች የተሰራ ከእምነበረድ ከስኒ እንዲሁም ከጭቃ የተሰራ ሊሆን ይችላል። እና እነዚህንም ነገሮች እጠቀማለሁ ወይ ምክንያቱም እነዚህ የቤት እቃዎች ናቸው እና ለምን ለምን አገልግሎትስ ይውላሉ የሚለውን ወይም ደግሞ የቤት እቃ ብለን የምንጠራቸው ምን ምን እቃዎች ናቸው የሚለውንም እናያለን ማለት ነው። እና መጀመሪያ ጋር የቤት እቃ ብለን የምንጠራው ምንድነው? ብለን ስናየው የቤት እቃ ብለን የምንጠራው ነገር በቤት ውስጥ ልንመገብበት ልንጠጣበት የምንችል ለቤት ውስጥ ስራ ሊያገለግለን የሚችል እቃ ማለት ነው። እና የቤት እቃ ብለን የምንጠራቸውስ ምን ምን ናቸው? የሚለውን ማየት አስፈላጊ ነውና እነዚህ ደግሞ ለምሳሌ ድስት ጭልፋ ብረት ድስት ማንኪያ እንዲሁ የተለያዩ ዋንጫዎች ሊሆን ይችላሉ ብርጭቆዎች ሊሆን ይችላሉ እነዚህ እነዚህ ለመጠጥም ይሁን ለመመገቢያነት የሚያገለግሉ የቤት እቃዎች ናቸው ማለት ነው። እና እነዚህ ከምን ከምን ይሰራሉ ብለን ስናየው ለምሳሌ ድስት የሚሰራው ከሸክላ ነው በባህላዊ መንገድ የሚሰራ ከሸክላ የሚሰራ የቤት እቃ ነው ማለት ነው። ብረት ድስት ደግሞ ያው እንደ ስሙ ከምንረዳው ከብረት የሚሰራ ነው ማለት ነው። እና ይሄ በጥንካሬውም ደግሞ ይለያያል ለምሳሌ በብረት የተሰራው ድስት ወይም በ ብረት ድስት የምንጠራው በጣም ጠንካራ ነው ምክንያቱም ደግሞ ከብረት የተሰራ ስለሆነ ማለት ነው። እና የቤት እቃ ብለን የምንጠራቸው እነዚህ እነዚህን ነው ማለት ነው። እና ምን የቤት ጋር ትጠቀማለህ? ከዚህ በፊት የጠቀስኳቸውን የቤት እቃዎች በሙሉ እጠቀማለሁ ማለት ነው

ስትታመም ከስራ ትቆያለህ ስታመም ከስራ ልቆይ እችላለሁ ላልቆይ እችላለሁ ምክንያቱም ደግሞ እንደ ህመሙ ጥንካሬ እና ክፉነት የሚወሰን ይሆናል ማለት ነው። ለምሳሌ በሽታው ወይም የታመምነው በሽታ በጣም ጠንካራ የሚሆን የሚሆን ከሆነ አይደለም ከስራ መቆየት ቀርቶ ከስራ ራሱን መቅረት ሊኖር ይችላል ማለት ነው። እና ደግሞ ስራው ወይም በሽታው ቀለል ያለ ከሆነ ደግሞ ስራውን አንተውም ማለት ነው። ስራውን እንቀጥላለን ምክንያቱም ደግሞ ለጊዜው ነው ሊያመን የሚችለው እንጂ ነገ ወይም በኋላ ላይ ሊተወን ይችላል ማለት ነው። አሁን ለምሳሌ እኔ አሁን አሞኛል ማለት ነው። እና ይህንን ደግሞ አሁን ምክንያቱም ቀለል ያለ ስለሆነ ማለት ነው እና ከስራዬ አልቀረውም ስራዬን እየሰራሁ ነው ማለት ነው። ነገር ግን ስራዬ እየባሰ የከፋ ከሆነ ግን ከዚህ ስራ ልቆም እችላለሁ። ከናካቴውም ራሱ ስራውን ላልሰራ እችላለሁ ማለት ነው። ስለዚህ ይሄው የሚወሰነው እንደ በሽታው ውሳኔ ነው ማለት ነው። በሽታው ጠንካራ የሚሆን ከሆነ እና በሽታው ደካማ የሚሆን ከሆነ ይለያያል እንደ ውሳኔው እንደ ሁኔታው ማለት ነው። ስለዚህ ይሄ እንደ በሽታው ነው የሚወሰነው ማለት ነው። እና ጠቅለል አድርገን ለማየት ስንሞክር ስትታመም ከስራ ትቆያለህ? አዎ እቆያለሁ ነገር ግን ደግሞ የማልቆይበት ሁኔታም አለ ማለት ነው። እና ይህንን ለማለት ነው አመሰግናለሁ

መተግበሬዎችን ታወርዳለህ አዎ አወርዳለሁ ምክንያቱም ደግሞ መተግበሬዎችን ማውረድ አስፈላጊ ስለሆነ ማለት ነው። እሂ ዘመናዊነት በተስፋፋበት ጊዜ ላይ መተግበሪያዎችን በማውረድ ብዙ ስራዎችን መስራት እንችላለን ማለት ነው። ለምሳሌ ብዙ አይነት መተግበሬዎች አሉ። ከስልካችን ላይ የምንጭናቸው መተግበሪያዎች አሉ እኛ ራሳችን ምንወርዳቸው መተግበሪያዎች አሉን ማለት ነው። ለምሳሌ ያህል ከስልካችን ጋ ሚመጡ መተግበሪያዎች አሉ። ከሳምሰንግ ስልክ ጋ ሚመጡ መተግበሪያዎች ለምሳሌ ያህል ጤናን ለመጠበቅ ሚያገለግሉ መተግበሪያዎች አሉ። እንዲሁም ደግሞ ራሳችን የምናወርዳቸው ደግሞ የተለያዩ መተግበሪያዎች አሉ ከእነዚህም ውስጥ ቴሌግራም ሊሆን ይችላል። ዋትሳፕ። የተለያዩ መተግበሪያዎች አሉ ለምሳሌ እንደ ትዊተር አይነት ሊሆን ይችላል። እንዲሁም ደግሞ የምናነብባቸው ብዙ አይነት መተግበሪያዎች አሉ ማለት ነው። እና እነዚህን የምናወርድበት ምክንያት ደግሞ እነዚህ ለኛ ለወይም ለስልካችን ጥቅም ስለሚሰጡን ማለት ነው ልንገለገልባቸው ስለምንችል ማለት ነው። እነዚህን መተግበሪያዎች ምናወርደው እና ከየት ከየትስ ነው ምናወርደው የሚለውን ነገር። ለምሳሌ ማየት ያለብን ከጎግል ልናወርድ እንችላለን ማለት ነው። እነዚህን መተግበሪያዎች እና ከጎግል በምንኖርድበት ሰዓት ላይ ጥራታቸው በጣም የተጠበቀ ነው። ጥራታቸው በጣም አሪፍ ነው ማለት ነው። ስለዚህ እነዚህን መተግበሬዎች በጥንቃቄ በማውረድ በጥሩ ሁኔታ መጠቀም መቻል አለብን ለመጥፎ ነገር ሳንጠቀም ማለት ነው። እና እነዚህን ነገር መጠቀም አስፈላጊ ነው ብዬ አስባለሁና። በመጨረሻ መተግበሪያዎችን ታወርዳለህ? ወይ አዎ አወርዳለሁ እጠቀማለሁ ማለት ነው

የዝናብ ውሃ ትሰበስባለህ? አዎ የዝናብ ውሃ እሰበስባለሁ ምክንያቱም ደግሞ የዝናብ ውሃ በጣም ጥሩ ስለሆነ ማለት ነው። አንደኛ ቀዝቃዛ ስለሆነ የራሳችንን ውሃ ለመውሰድ ገላችንን ለመታጠብ በጣም አሪፍ ነው። ብዬ አስባለሁ ነገር ግን በቀዝቃዛ ውሃ ወይም በዝናብ ውሃ መታጠብ ደግሞ ጉዳት አለው ምክንያቱም ደግሞ ለተለያዩ በሽታዎች እንጋረጣለን ማለት ነው። እና እነዚህን በሽታዎች የምንጋረጥ ከሆነ ራሳችንን ከስራ ልናገል እንችላለን ለተለያዩ በሽታዎችም እንጋረጣለን ማለት ነው። ለምሳሌ ያህል በጣም ብዙ አይነት መንጠቆ ትል እሚባል አይነት በቅዝቃዜ ሚመጣ በሽታ አለ። አስም ሊኖር ይችላል። ወባ በሽታ ሊሆን ይችላል። እንዲሁም በተለያዩ ነፍሳቶችም ከዛ ውሃ ጋር ከሚመጡ ልንነደፍ እንችላለን እና እነዚህ ነፍሳቶች ደግሞ በጣም በጣም መጥፎ ናቸው። እና ለነዚህ በሽቶዎች ከመጋረጣችን በፊት ደግሞ የዝናብ ውሃ በመጠኑም ቢሆን ብናቆም አሪፍ ነው ብዬ አስባለሁ። ነገር ግን ለጊዜውም ቢሆን በዝናብ ውሃ ገላችንን መታጠብ በጣም እርካታን ይሰጣል በጣም ደስ ሚል ነገር ነው። እና ይህንን ለማለት ነው ማለት ነው። እና በዝናብ ውሃ መታጠብ ወይም መሰብሰብ አስፈላጊ ነው ምክንያቱም ደግሞ አንዳንድ ጊዜ ለመጠጥነትም ይውላል ማለት ነው። ውሃ በሚጠፋበት ሰዓት ላይ የከርሰ ምድር ውሃ ወይም ደግሞ ወራጅ ወንዝ ውሃ ከመጠቀም ይልቅ የዝናብ ውሃ መጠቀም አሪፍ ነው ብዬ አስባለሁ። እና በመጨረሻ ጠቅለል አድርገን ለመየት ስንሞክር የዝናብ ውሃ ትሰበስባለህ? የዝናብ ውሃ አዎ እሰበስባለሁ ምክንያቱም ደግሞ ከዚህ በፊት እንደተናገርኩት የተለያዩ ጥቅሞችን ስለሚሰጠኝ ማለት ነው

የድንጋይ ስብስብ ታደርጋለህ አዎ የድንጋይ ስብስብ አደርጋለሁ ምክንያቱም ደግሞ ድንጋይ መሰብሰብ ጥቅም አለው ብዬ ስለማስብ ማለት ነው። እና ለአሁን ሳይሆን ለወደፊት ራሱ ድንጋይ መሰብሰብ መቻል አለብን ማለት ነው። እና ድንጋይ መሰብሰብ ማለት ድንጋይን አሁን ላይ ያለን ነገር ወይም ደግሞ አሁን ላይ የምናገኘውን ድንጋይ ለወደፊት ለሌላ ስራ ለማዋል ጥቅም ላይ እንዲውል ለማድረግ መሰብሰብ ወይም ደግሞ ማጠራቀም እንደማለት ነው። እና ድንጋይ መሰብሰብ በጣም አሪፍ ነው ብዬ አስባለሁ። ስለዚህ ከአሁኑ ድንጋይ መሰብሰብ አለብን ማለት ነው እና ድንጋይ መሰብሰብ የሚሰጠው ጥቅም ምንድነው? የሚለውን ነገር ለማየት ወይም ደግሞ ጉዳቱንም ለማየት እንሞክራለን ማለት ነው። መጀመሪያ አካባቢ ከጥቅሙ ስንጀምር የሚሰጠው ጥቅም ቤት ለመገንባት ድንጋይ ያስፈልጋል ማለት ነው። እና ድንጋይ ቤት ለመገንባት ከሚሰጠው ጥቅም ባሻገርን ደግሞ ቤታችን ጠንካራና ፀንቶ እንዲኖር ያደርግልናል ማለት ነው። እና ደግሞ ከጉዳቱ ስንጀምር ደግሞ ድንጋይ መሰብሰብ ያለው ጉዳት ምንድነው? አንደኛው ጉልበትን ይበዘብዛል ማለት ነው ለምሳሌ ህፃናት ከሆኑ የሚሰበስቡት በጣም ጉልበታቸውን ይበዘብዛል ማለት ነው። እንዲሁም ደግሞ የሰው ልጅ እርስ በእርስ በተጋጨ ቁጥር ላይ ለመደባደብ አመቺ ይሆናል ማለት ነው። ስለዚህ ጉዳቱ የኔ ይሆናል ማለት ነው። እርስ በእርስ አንዱ ሰው ለአንዱ ሰው በዛ ድንጋይ ሊደባደብ ወይም ሊጎዳደብ ይችላል ማለት ነው። ስለዚህ ጉዳቱ ይህንን ይመስላል ማለት ነው። ነው እና ጠቅለል ሳደርገው ድንገሜ መሰብሰብ ታደርጋለህ አዎ አደርጋለሁ። ድንጋይም ሰበስባለሁ ምክንያቱም ቤት ለመስራት ስለሚያገለግል ማለት ነው

የምትወደው ሽታ ምንድነው? የሚለውን ለመነጋገር ያህል የምወደው ሽታ በጣም አሪፍ የሆነ ለሰው ልጅ ማራኪ የሆነ ሽታ ቢሆን ደስ ይለኛል ማለት ነው። ምክንያቱም ደግሞ ሽታ ደግሞ ምንም ጥሩ ቢሆንም ምንም መጥፎ ቢሆን ሲበዛ በጣም ለተለያዩ ጉዳቶች ሊገልጠን ይችላል ማለት ነው። እና ሽቶ መጠቀም ወይም ደግሞ አሪፍ ሽታ መጠቀም የሚሰጠን ጉዳት ጥቅም አለ። የሚያስከትልብን ጉዳትም አለ ማነው። እና እነዚህን ለመወያየት ያህል የተወሰነ ጊዜ ያስፈልጋል ማለት ነው። ስለዚህ ለሚሰጠን ጥቅም ጋር ስናየው ለምሳሌ ጥቅሙ ምንድነው የሚለውን ስናየው የተለያዩ መጥፎ ጠረኖችን ለማስወገድ ያገለግላል ማለት ነው። ነገር ግን ከዚህ በተቃራኒ ደግሞ የሚያስከትልብን ጉዳት አለ ማለት ነው። ነገር ግን ጉዳቱ የሚያስከትለው ከመጠን በላይ ወይም ደግሞ በጣም በብዛት የምንጠቀም ከሆነ ነው ማለት ነው። ስለዚህ ጥሩ የሆነን ሽታ በትንሹም ቢሆን መጠቀም አሪፍ ነው። ነገር ግን በብዛት መጠቀም ጉዳት ያስከትለናል እና ይሄ ጉዳት ምንድነው ብለን ስናየው ለተለያዩ የመተንፈሻ አካላት በሽታዎች ሊያጋልጥብን ይችላል ማለት ነው። ለምሳሌ እንደ አስም አይነት፣ እንደ አለርጅ አይነት በሽቶች ሊያስከትልብን ይችላል ማለት ነው። ስለዚህ ሽታን ወይም ሽቶን ጥሩ ሽታን ስንጠቀም በመጠን መሆን መቻል አለበት ማለት ነው። እና የምትወደው ሽታ ምንድነው? ጥሩ የሆነ መጥፎ ጠረንን ሊያስወግድ የሚችል ሽታ ከሆነ በጣም እወዳለሁ። ደስ ይለኛል ማለት ነው።

ቤትህን እንዴት ታስውባለህ? ቤቴን ማስውብ በጣም በተለያየ መንገድ አስውባለሁ ማለት ነው። ለምሳሌ ያህል የተለያዩ ቀለማትን በመጠቀም የግድግዳዎችን በመቀባት ጣሪያዎችን በመቀባት ቤትን ማስዋወብ ቀላል ነው ማለት ነው። እና የተለያዩ የተለያዩ ስዕሎች ደግሞ አሉ እሚለጠፉ ማለት ነው እና እነሱን በመለጠፍም ቤቴን አስውባለሁ ማለት ነው። ስለዚህ ቤቴን በዚህ መንገድ አስውባለሁ ማለት ነው። እና ቤቷም ማስዋብ ምን አይነት ጥቅም ሊሰጠን ይችላል? ብለን ስናይ በጣም ብዙ አይነት ጥቅሞች ይሰጠናል አንደኛ ለእይታ ማራኪና ጥሩ የሆነ እይታ እንዲፈጥር ያደርጋል ማለት ነው። እና ይሄ ደግሞ በሰዎች ዘንድ ተቀባይነት ይኖረዋል ማለት ነው። እና በሰዎች በአካባቢውም ተቀባይነት ይኖረዋል ማለት ነው። ስለዚህ ቤትን ማስዋብ በጣም አሪፍ ነው ብዬ አስባለሁና። ከዚህም በተጨማሪ ደግሞ ቤት ማስዋብ ጉዳት አለው ወይ? ብለን ስናይ ይሄን ታህል ጉዳት አለው ብዬ አላስብም ምክንያቱም ደግሞ ቤት ማስዋብ ይህን ታህል መጥፎ ነው ብዬ አላስብም ማለት ነው። እና ቤት ማስዋብ ከሌላው በተጨማሪ ደግሞ ከቅድሙ በተጨማሪ ጥቅሙ ምንድነው? ብለን ስናየው የተለያየ አሁን ለምሳሌ ለተለያዩ ለካፌና ለል ለሬስቶራንቶች ልንጠቀመው እንችላለን ያሃን ቤት ማለት ነው። እና የሰው ልጅ እነዚ ያን ውበት በማየት ቀለማትን በመጠቀም ያስዋብነውን ውበት ያን በመየት ለተግ ተመልካችም በጣም አሪፍ ስለሚሆን ማለት ነው እና ለዛ ሬስቶራንት ተጋባዥ እንዲሆን ያደርጋል ማለት ነው። እና ማህበረሰቡ በጣም ይወደዋል ማለት ነው። ስለዚህ ቤትም ማስዋብ ከዚህም በዘለለ ብዙ አይነት ጥቅሞች አሉት ነገር ግን ለአሁኑ ይሄ ይበቃናል ማለት ነው። እና በመጨረሻም ቤህን እንዴት ታስውባለህ? የተለያዩ ቀለማትን የተለያዩ እምነበረዶችን ሴራሚኮችን በመጠቀም ቤቴን አስባለሁ ማለት ነው

ምን ያህል ጊዜ ወደ ገበያ ትሄዳለህ? ወደ ገበያ የሚሄድበት በጣም የተለያየ ጊዜያቶች አሉ እና ከእነዚህም ውስጥ ደግሞ ስናየው ደግሞ ለምሳሌ እንደየአካባቢውም ይለያያል ማለት ነው። ለምሳሌ፣- በተለያዩ አካባቢዎች ሰኞ፥ ሮባ፥ አርብ የሚሄድበት አለ። እንዲሁም ደግሞ ሳምንቱን ሙሉ ከሰኞ እስከ እሁድ ገበያ የሚሄድበት ቦታም አለ። ነገር ግን እኛ አካባቢ ላይ ሙሉውን ቀን ሙሉውን ቀን ወይም ደግሞ ሙሉውን ሳምንት ገበያ ቢኖርም ነገር ግን በዋናነት የገበያ ቀን ብለን የምንጠራቸው ቀኖች ሶስት ናቸው ማለት ነው። እነዚሁም ውስጥ ሰኞ ሀሙስ እንዲሁም ደግሞ ቅዳሜ ማለት ነው እና እነዚህ በጣም ትልልቅ ገበያዎች ናቸው። ከብት፥ በሬ ምናምን እነዚህ ሁሉ በጣም ትልልቅ የሆነ ሊሸጡ የሚችሉ ሊገዙ የሚችሉ ነገሮች የሚገበያዩበት፤ የሚገዛዙበት ቀን ነው ማለት ነው። ነገር ግን ጉሊት ብለን የምንጠራው አለ ማለት ነው። ይሄ ማለት ጠዋትና ማታ ላይ ለሰው፥ ለማህበረሰቡ ተደራሽነት እንዲኖር በማድረግ ወይም ደግሞ ሰው የተለያዩ ነገሮች እንዲገዙ በማድረግ በመስመር ላይ ምናምን ሊሸጥ ይችላል ማለት ነው። እና ይሄ አንድ ገበያ ነው ነገር ግን በዋናነት ብለን ስናየው ሰኞ፥ ሀሙስና ቅዳሜ ዋና ገበያዎች ናቸው። እኛ አካባቢ ማለት ነው። እና ገበያ የሚሄደውም በእነዚህ ቀናት ነው ማለት ነው። እና ገበያ ምን ያህል ጊዜ ትሄዳለህ? ለሚለው ጥያዬ እኔ በሳምንት ሶስት ጊዜ ገበያ ሄዳለሁ ማለት ነው።

የስራ ጊዜ ገደብ ታስተካክላለህ? አዎ አስተካክላለሁ። ምክንያቱም ደግሞ የስራ ጊዜ ገደብ ማስተካከል መቻል አለብን ማለት ነው። እና የስራ ጊዜ ገደብ ማስተካከል ካልቻልን ደግሞ ለተለያዩ ችግሮች ልንጋለጥ እንችላለን ማለት ነው። ለምሳሌ ለዘረፋ ሊሆን ይችላል የተለያዩ ሌባ ሰዎች ብዙን ጊዜ ይዘርፋሉ ማለት ነው እና ለነዛ ችግሮች ልንጋለጥ እንችላለን ማለት ነው። እና የስራ ጊዜ ገደብን ማስተካከል መቻል አለብን። ለምሳሌ ሰኞ ስራ የለም፤ ሰኞ ስራ አለ፤ ማክሰኞ የለም፤ እሮብ አለ ምናምን ብለን የራሳችንን የሆነ የስራ ገደብ ማስተካከል መቻል አለብን ማለት ነው። እና እነዚህን ካላደረግን ቅድም እንዳልኩትኝ ለዘረፋ ልንመቻች እንችላለን ማለት ነው ወይም ልንጋለጥ እንችላለን ማለት ነው። እና ለዘረፋ ከተጋለጠን ደግሞ ኢኮኖሚያችን ወይም ደግሞ ድርጅታችን ከሚያተርፈው ትርፍ ይልቅ የሚከስረው ኪሳራ ይበዛል ማለት ነው። እና ይሄ ደግሞ ለተለያዩ ለኢኮኖሚ ውድቀት ሊያጋልጥ ይችላል ማለት ነው። ስለዚህ የራሳችንን የሆነ የስራ ጊዜ ገደብ ማስተካከል መቻል አለብን ማለት ነው። እና የስራ ጊዜ ገደብ ታስተካክላለህ? አዎ አስተካክላለሁ። ምክንያቱም ደግሞ የስራ ጊዜም ገደብ ማስተካከል መቻል ስላለብን ማለት ነው እና ይህንን ለማለት ነው። አመሰግናለሁ።

ጠዋት በስራ ምን ታደርጋለህ? ጠዋት በስራ ብዙ ማደርጋቸው ነገሮች አሉ። ለምሳሌ እኔ እተጣጠባለሁ ጠዋት እንደተነሳሁ ፊቴን እታጠባለሁ ጥርሴን እቦርሻለሁ እንዲሁም ደግሞ የተለያዩ ንጽህናዎችን እጠብቃለሁ ማለት ነው። እና ከዛም በዘለለ ደግሞ ምግብ አበስላለሁ ምግብ በማብሰል ደግሞ ራሴን እመግባለሁ ማለት ነው። እና ራሴን ካልመገብ ደግሞ በተለያዩ ችግሮች ልጠቃ እችላለሁ ማለት ነው። ለምሳሌ ምግብ የማልመገብ ከሆነ ብዙ አይነት ችግሮች ይደርሱብኛል በበሽታ ልያዝ እችላለሁ እታመማለሁ። እታወካለሁ እንዲሁም ደግሞ ለተለያዩ ነገሮች አለ የምንጋለጠው ማለት ነው። እና ለእነዚህ ነገሮች ከመገለጣችን በፊት ደግሞ ምግብን መመገብ መቻል አለብን ማለት ነው። እና ምግብ በትክክል ማንመገብ ከሆነ ለእነዚህ ችግሮች ልንጋለጥ እንችላለን ማለት ነው። እና ምግብን መመገብ አለብን ማለት ነው። ስለዚህ ምግብ ከተመገብን በኋላ ራሳችንን ወይም ደግሞ ጫማ ልብስ በመልበስ ወደ ስራ መሄድ ማለት ነው። እና ወደ ስራችን ሄደን ደግሞ በአግባቡ ወይም በሰአት በመድረስ ስራችንን መስራት መቻል አለብን ማለት ነው። እና ይሄ ነው የማደርገው ማለት ነው። እና በጧት ብዙ አይነት ነገሮች ይደረጋሉ ሌሎች አሉ ስፖርት ይሰራሉ። እንዲሁም ደግሞ የተለያዩ ይሮጣሉ ምናምን የተለያዩ ስፖርቶችን ይሰራሉ። እና እኔ ግን ለዚህ ነገር ያልታደልኩኝ ነኝ ብዬ አስባለሁ። ምክንያቱም ደግሞ ለእነዚህ ነገሮች አልታደልኩም ብዬ የማስብበት ምክንያት አንደኛ የስፖርት መስሪያ የሚሆን ገንዘብም የለኝም ማለት ነው። ወደ ስፖርት ቤት የሚሄድበት ገንዘብ ስለሌለኝ ለነዚህ ነገሮች ተጋላጭ ሁኛለሁ ማለት ነው። እና ጠዋት ላይ የምሰራቸው ነገሮች በጣም ጥቂት ናቸው ነገር ግን ብዙ ሰዎች በጣም በብዛት የሚሰሯቸው ስራዎች አሉ ማለት ነው። እና ይሄን ለማለት ነው ማለት ነው

በባህላችሁ ሰርግ እንዴት? ይከናወናል በባህላችን ሰርግ በጣም በአሪፍ ሁኔታ ነው የሚከናወነው። ምክንያቱም ደግሞ በተለያዩ ባህላዊ ልብሶች በማጌጥ ሙሸራውና ሙሽሪት በተለያዩ በባህላዊ ልብሶች በማጌጥ ነው የሚያሳልፉት ማለት ነው። እና ሙሽራውና ሙሽሪት በጣም የደስታ ቀናቸው ነው ያ ቀን ማለት እና ሰርጋቸው ማለት ነው። እና ደግሞ በዛ ሰርግ ጊዜ ምን ታደርጋላችሁ ወይስ ምን ይደረጋል የሚለውን ስናይ በሰርግ ጊዜ በጣም ብዙ የሚደረግ ነገር አለ። ለምሳሌ ሰርግ በሚደረግበት ሰዓት ምግብ መጠጥ እንዲሁም ደግሞ የተለያዩ ዘመናዊም ባህላዊም መጠጥና ምግቦች ይዘጋጃሉ ማለት ነው። እና እነዛን በመጠጣት ከማህበረሰቡ ጋር ደስ የሚል ጊዜ በማሳለፍ ቀኑ ይመሻል ይሄዳል ማለት ነው። እና በነጋታውም ራሱ እንደ ሰርግ ነው የሚቆጠረው ማህበረሰቡ ወይም ደግሞ ሰፈር ላይ ጎረቤቶቻችን ምናምን ይጠራሉ እና እነሱን በማድረግ እናከብረዋለን ማለት ነው። እና ሰርግ በእኛ አካባቢ ሲከበር በጣም በጣም በአሪፍ ሁኔታ ነው የሚከበረው ማለት ነው። እና ይሄንን ያህል ነው የምናከብረው ማለት ነው። እና ሰርግ ደግሞ በጣም ትልቁ ቦታ የሚሰጠው ነው ምክንያቱም ደግሞ ከሞት በመቀጠል በጣም ትልቅ ቦታ የሚሰጠው ነገር ሰርግ ነው። ምክንያቱም ደግሞ የሰው ልጅ ትዳር የሚመሰርትበት ቀን ስለሆነ ማለት ነው። አንድ ወንድ ከሴት ልጅ ጋር ትዳር በሚመሰርትበት ሰዓት አንደኛ በኢኮኖሚ የዳበረ ስለሆነ ነው ያን ነገር የሚያደርገው እና በጣም በብዙ ነገር ይከናወናል ማለት ነው። እና ሙሸራው እና ሙሸሪት ባህላዊ ልብሳቸውን በመልበስ በጣም ደስ በሚል ሁኔታ ያከብሩታል ማለት ነው። እና በእኛ በሰፈራችን ላይ ወይም በባህላችን ላይ ሰርግ እንደዚህ ነው የሚከነወነው ማለት ነው

በዚህ ቅዳሜና እሁድ ምን ታደርጋለህ? በዚህ ቅዳሜና እሁድ በጣም ብዙ የሚደረጉ ሰራዎች አሉ ማለት ነው። እና ነገር ግን በእኛ በባህላችን መሰረት ወይም በክርስትና እምነት ዘንድ ቅዳሜና ብዙ አይነት ስራዎች አይሰሩም ማለት ነው ራሳችንን በማዘናናት ነው የምናሳልፈው ማለት ነው። እና በመንግስትም ይሁን በግል የሚሰሩ ስራዎችም ደግሞ አይኖሩም ማለት ነው። ምክንያቱም ደግሞ ያው እንደ ባህል የተወሰደ ነገር ስለሆነ ማለት ነው። እና ከዚህም በዘለለ ደግሞ ቅዳሜና እሁድን እንዴት ነው የምናሳልፈው? በመዝናናት ራሳችንን በማዝናናት ንጽህናችንን በመጠበቅ ቅዳሜና እሁድን እናልፋለን ማለት ነው። በጣም በሚያስደስት ሁኔታ ነው የምናልፈው። ለምሳሌ ቅዳሜና እሁድ ቤተክርስቲያን በመሄድ ሊሆን ይችላል እንዲሁም በተለያዩ በቤተ እምነታችን ዘንድ አሪፍ የሆነ ሁኔታዎችን በማሳለፍ ነው የምናወሳልፈው ማለት ነው። እና ደግሞ በዚህ ቅዳሜ እና እሁድ ምን እናደርጋለን? እኔ አሁን ወጣት እንደመሆን የተነሳ የስፖርት አድናቂ ነኝ የስፖርት እግር ኳስ ቅርጫት ኳስ ምናምን አይነት ነገሮችን አደንቃለሁ ማለት ነው። እና እሁድና ቅዳሜን የማሳልፈው እግር ኳስን በመመልከት ነው ማለት ነው። ለምሳሌ የእንግሊዝ እግር ኳስ በጣም የሚያስደስት ነገር ነው። እና በዚህ ቅዳሜና እሁድም ስላለ ያን ነገር ማሳለፍ እፈልጋለሁ ማለት ነው። እና የእግር ኳስን በመመልከት አሳልፋለሁ እንዲሁም ንጽህናዬን በመጠበቅም አሳልፋለሁ ማለት ነው

ከደንበኞች ጋር ትሰራለህ? አዎ እሰራለሁ ነገር ግን ከዛ በፊት ከደንበኞች ጋር መስራት ምን ምን ጥቅሞችን ይሰጣል ወይስ ደግሞ ከደንበኞች ጋር መስራት ምን አይነት ጉዳት ያስከትላል? ነገር ግን ይሄን ታሀል ይባስ ብሎ ጉዳት አለው ብዬ አላስብም ነገር ግን ጥቅሙን ለማየት ያህል ስንሞክር ጥቅም አለው ብዬ አስባለሁ ምክንያቱም ደግሞ ከደንበኞች ጋር መስራት በጣም አስፈላጊ ነው። ደንበኞች ጋር መስራት ካልቻልን ደግሞ ኢኮኖሚያችን ሊወርድብን ይችላል ማለት ነው። ደንበኛ ንጉስ ነው የሚል አባባል አለ በእኛ አካባቢ ማለት ነው ይሄ ማለት ምንድነው? ደንበኛን ማስከፋት መቻል በጣም ያስጠላ ነገር ነው ማለት ነው። እና ደንበኛን የምናስከፋ ከሆነ ደግሞ ያ ደንበኛ ተመልሶ እኛን ለመግዛት ወይም ደግሞ የኛን ምርት ላይጠቀም ይችላል ማለት ነው። ስለዚህ ከአሁኑ ጥንቃቄ ወስደን ደንበኛ ንጉስ ነው የሚለውን አባባል በመጠቀም መጠንቀቅ መቻል አለብን ማለት ነው። ደንበኛን ማስከፋት የለብንም ማለት ነው። እና ከደንበኛ ጋር ጥሩ የሆነ ስራ መስራት መቻል አለብን ማለት ነው። ነገር ግን ጉዳት አለው ወይ ብለን ስንለው ይሄን ታዲያ የከፋ ጉዳት አለው ብዬ አላስብም። ነገር ግን እንደኔ አስተሳሰብ ጉዳት አለው ብዬ ሳስበው ለምሳሌ አንድን ስራ ለሁለት በምንሰራበት ሰዓት ላይ የግላችን የምንወስደውን ገንዘብ ለሁለት እንካፈላለን ማለት ነው። ለምሳሌ አንድ ሺህ ብር የምንሰራ ከሆነ ያን ደንበኛ ወይም ሌላ ጓደኛ ከሌለኝ ያ ሙሉውን አንድ ሺህ ወንበር እኔ ወስደህ ነበር ማለት ነው። ነገር ግን አንድ ጓደኛ ወይም ደንበኛ ስላለኝ ያን አንድ ሺህ ብር ለሁለት እንድንካፈለው እንገደዳለን አምስት አምስት መቶ ብር ማለት ነው። እና ይሄ ነው ጉዳቱ ብዬ የማስበው ነገር ግን ይሄን ታህል የከፋ አይደለም ማለት ነው። ምክንያቱም ደግሞ የሰውን ልጅ መጥቀም መጥፎ ነው ብዬ ስለማላስብ ማለት ነው። ስለዚህ ከደንበኞች ጋር መስራት በጣም አሪፍ ነው። እና ጠቅለል ሳደርገው ከደንበኞች ጋር ትሰራለህ አዎ እሰራለሁ

በቡድን መስራት ትወዳለህ? ለሚለው ጥያቄ መልስ ለመስጠት ያህል በቡድን መስራት በጣም አሪፍ ነው ብዬ አስባለሁ። ምክንያቱም ደግሞ ስራችንን በአጭሩ አቀላጥፈን እንድንጨርስ ያደርገናል ማለት ነው። እና ይሄ ደግሞ ስራችንን በአግባቡ ወይም በአጭር ጊዜ አቀላጥፈን መጨረስ ከቻልን ደግሞ የገቢ ምንጫችን ወይም ደግሞ የምናገኘው ገንዘብ በጣም ከፍ ይላል ማለት ነው። እና ይሄ ከፍ ካለ ደግሞ ለራሳችን የሆነ የስሜት እርካታ አለው ማለት ነው። አንድ ሰው ብዙ ገንዘብ በሚያገኝበት ሰዓት ላይ የራስ መተማመኑ ይጨምራል ማለት ነው። የራስ መተማመኑ ከጨመረ ደግሞ የተለያዩ ሰው ከዚህ በፊት ሰርቷቸው የማያውቀውን አዲስ የስራ ፈጠራ ሊያገኝ ይችላል ማለት ነው። እና ከዚህ ከዚህ እየተባለ ማህበረሰቡን ወደ መጥቀም ይሄዳል ማለት ነው። እና ከማህበረሰቡ ጋርም ጥሩ የሆነ ግንኙነት እንዲኖረው ያደርጋል ማለት ነው። እና በቡድን መስራት ይሄ ሁሉ ነገር ጋር የተያያዘ ነው ማለት ነው። ስለዚህ በቡድን መስራት በጣም አሪፍ ነው ወይም ደግሞ ጥሩ ነው ብዬ አስባለሁ ነው ብዬ የማስበው ማለት ነው። ምክንያቱም ደግሞ ያው በቡድን መስራት አንደኛ በራስ መተማመናችን እንዲጨምር ያደርጋል። ሁለተኛ ደግሞ የገቢ ምንጫችን ከፍ እንዲል፤ ምክንያቱም አንድን ስራ አንድ ቀን የምንውለውን ያህል በቡድን ስንሰራ ግን አምስት ስራን በአንድ ቀን ሰርተን ልንውል እንችላለን ማለት ነው። ይሄ ማለት ደግሞ የኢኮኖሚያችን ደረጃ ከፍ እንዲል ያደርጋል ማለት ነው። ወይም ደግሞ የነፍስ ወከፍ ገቢያችን ከፍ እንዲል ያደርጋል ማለት ነው። ስለዚህ በቡድን መስራት አሪፍ ነው ብዬ አስባለሁ እና በውድን መስራት ትወዳለህ? አዎ እወዳለሁ።

የመንገድህን ስም ታውቃለህ? እኔ የመንገድ ስም አላውቅም ምክንያቱም ደግሞ የውበኛ አካባቢ እንደምንጠቀመው ያህል የመንገድ ስም የሚባል ነገር የለም ማለት ነው። ነገር ግን በአንዳንድ አካባቢዎች ሊኖር ይችላል ለምሳሌ አንድ ሰው ጀግናው ሊባል ይችላል ሌባው ሊባል ይችላል። እና እነዚህ የመንገድ ስም ይባላሉ ወይም ደግሞ የሻንጋ ስም ሊባሉ ይችላሉ ማለት ነው። በእኛ አካባቢ እነዚህ የሻንጋ ስም ብለን እንጠራቸዋለን። ምክንያቱም ደግሞ የሰው ልጅ በሰራው ልክ ነው የሚሰጠው ማለት ነው። እና አንድ ሰው ሌባ ወይም ደግሞ የሚሰርቅ ከሆነ ሌባው ወይም ደግሞ ሞት ማጣው ብለን ልንሰድበው እንችላለን። ማድረግ ነገር ግን አንድ ሰው ጀብድ የሚሰራ ከሆነ ሀገርን ከጥቃት የሚያድንገው የጀግንነት ስራ የሚሰራ ከሆነ ደግሞ ጀግና ጎበዙ ብለን ልንጠራው እንችላለን ማለት ነው። ነገር ግን የራሱን የቻለ የመንገድ ስም የሚባል ነገር እኛ አካባቢ ተሰምቶ የማይታወቅም ማለት ነው። ነገር ግን ለምሳሌ የሻንጋ ስም ብለን እንምንጠራው ለምሳሌ አንድ ሰው ዛሬ አባቱ የሚሞት ከሆነ በአባቱ ስም ያን ሰው መጥራት ማለት ነው ይሄ የሻንጋ ስም ይባላል ማለት ነው። እና ይሄን ነው የምናውቀው እንጂ የመንገድ ስም የሚባል ነገር አናቅም ማለት ነው። እና ይሄ ነው እኔ የማውቀው ነገር ማለት ነው። እና የመንገድ ስም ታውቃለህ? አላውቅም ማለት ነው

በድን ቋንቋ ታምናለህ? እኔ በድን ቋንቋ አላምንም ማለት ነው። ምክንያቱም ደግሞ በድን ቋንቋ በጣም መጥፎ ነገር ነው። ምክንያቱም ደግሞ ለሰው ልጅ ጥሩ የሚባል አመለካከት አይኖርም ማለት ነው። ለምሳሌ በድን ቋንቋ እኔ እንደተረዳሁት ከሆነ በጣም ለሰው ልጅ መግባቢያነት የማይውል ነገር አለ የለ ብዙ ሰው የተለያየ ቋንቋ ሊያመጣ ይችላል። ለምሳሌ አራዳ ቋንቋ የወፍ ቋንቋ የሚባል አለ እና እነዚህ ናቸው በድን ቋንቋዎች ቢዬ ማስበው ማለት ነው። እና አንድ ሰው ከአንድ ሰው ጋር ላይግባባበት ይችላል እና የሰው ልጅ እርስ በእርስ ካልተግባባትን ካልተግባባበት ደግሞ በድን ቋንቋ ብዬ ነው የሚባል ብዬ አስባለሁ ማለት ነው። እና በድን ቋንቋ ይሄን ያህል ነው ማለት ነው። በበድን ቋንቋ ታምናለህ? ማመን አምናለሁ ነገር ግን ጥቅም የለውም ብዬ አስባለሁ ማለት ነው። ነገር ግን እርስ በእርስ የምንግባባበት ከሆነ ወይም ደግሞ እርስ በእርስ ምንማማርበት ከሆነ ግን እንደ አንድ ቋንቋ በመውሰድ በድን ቋንቋን በጣም በጥሩ ሁኔታ ወይም ደግሞ በጥሩ አመለካከት ልንመለከተው እንችላለን ማለት ነው። ነገር ግን የራሱን የሆነ መጥፎ የሆነ ጎን ካለው ግን ይሄ ጥሩ አይደለም ማለት ነው። ምክንያቱም ደግሞ የተለያዩ ነገር የዘረኝነት ጥቃት ሊያስፈጽምብህ ይችላል ማለት ነው። ስለዚህ የበድን ቋንቋ አምናለሁ ነገር ግን ይሄ ጥቅም አለው ብዬ አላስብም ማለት ነው

ሹራብ መስፋት ትችላለህ? ሹራብ መስፋት አልችልም ምክንያቱም ደግሞ ይሄ የራሱን የሆነ ባለሙያ ስለሚያስፈልገው ማለት ነው። እና ይሄ ባለሙያ ደግሞ የት ነው እየሰለጠነው የሚለውን ነገር ለማየት የተለያዩ የስልጠና ድርጅቶች አሉ ማለት ነው። እና ከእነሱ ውስጥ መሰልጠን ይቻላል ነገር ግን እኔ ስላልሰለጠንኩኝ ይሄን ሹራብ መስፋት አልችልም ማለት ነው። ነገር ግን ሹራብ መስፋት ለወደፊት ትችላለህ ወይ? አዎ ልችል እችላለሁ ምክንያቱም ደግሞ ስልጠናውን ከወሰድኩኝ ሹራብ የመስፋት ስልጠና ከወሰድኩኝ ይህንን ምንም የማልሰፋበት ምክንያት ሊኖር አይችልም ማለት ነው። ስለዚህ ሹራብ መስፋት ይሄን ታህል ከባድ ነው የሚባል አይደለም ቀላል ነው። ነገር ግን በተለያዩ ቅርጻ ቅርጾች በተለያዩ ሁኔታዎች ለመስፋት ስልጣኔ ወይም ደግሞ መሰልጠን አለብን ብዬ አስባለሁ ሙያው ሊኖረን ይገባል ማለት ነው። እና ያለሙያችን ገብተን የምንሰራ ከሆነ ደግሞ ልናበላሸው እንችላለን ደንበኛም ልናፈራ አንችልም ማለት ነው። እና የደንበኞችን ሁኔታ ደግሞ መከታተል መቻል አለብን ደንበኞችን የማያረካቸው ከሆነ ከሆነ እኛ ያን ስራ መስራት የለብንም ማለት ነው። ምክንያቱም ደግሞ የሚሰጠን ጥቅም የለም ወይ ገቢ ምንጫችንን አልሰጠን ወይም ደግሞ ደንበኛችንን አላረካን ደንበኛችንን አላስደሰትን። ስለዚህ ይህንን ነገር ትተን በሙያችን ብንሰራ አሪፍ ነው ብዬ አስባለሁ። ነገር ግን ሁሉም ነገር ሙያው ላይ ልጅ ከእናት ሆድ ይዞት አይወለድም ምክንያቱም ደግሞ እኛ በመሰልጠን ልንለምድ እንችላለን ማለት ነው። ስለዚህ እኛ ሹራብ መስፋት እንችላለን ነገር ግን ሙያው ሊኖረን ይገባል ለማለት ነው። አመሰግናለሁ

ማብሰል ትችላለህ? አዎ ማብሰል እችላለሁ ምክንያቱም ደግሞ የራሴን ምግብ አብስዬ የምመገበው እኔ ስለሆኩ ማለት ነው። ለምሳሌ ወደ ስራ ቦታ በመሄድበት ሰዓት ላይ የራሴን ምግብ እኔ ራሴ ነኝ አብስዬ የምመገበው ማለት ነው። ምክንያቱም ደግሞ ለዚህ ቀላል ነገር ሌላ ሰው ማስቸገር የለብኝም። እህት ወንድም ሌላ ሊሰራልን የሚችል ሰው ሊኖር ይችላል። ነገር ግን ለዚህ ይሄ ቀላል ነገር ስለሆነ እኛ ሌላ ሰው ማስቸገር የለብንም የሚል አስተሳሰብ ያለኝ ሰው ነኝ። እና ይሄንን ደግሞ ምግብ ማብሰልን ደግሞ እንደ ከባድ ነገር የሚያዩ ሰዎች አሉ። ይሄ ስንፍና ነው። ምክንያቱም ደግሞ ከባድ ነገር አይደለም ይሄ በጣም ቀላል ነገር ነው። እኛ ምግብ የምናበስልበት ቁሳቁስ ተሟልቶ የሚሰጠን ከሆነ ምግብ አብስሎ መብላት በጣም ከባድ የሚባል ነገር አይደለም ይሄ ቀላል የሚባል ነገር ነው። ነገር ግን ቅድም እንዳልኩትኝ ስንፍና የሚያጠቃን ከሆነ ሁሉም ነገር ከባድ ነው የሚሆንብን ማለት ነው። እና ስራም በአግባቡ ልንሰራ አንችልም። ስለዚህ በጧቱ ተነስተን ምግባችንን በማብሰል በልተን ወይም ተመግበን ወደ ስራ ቦታ መሄድ መቻል አለብን በሰአት መድረስ መቻል አለብን ማለት ነው። እና ይሄንን ደግሞ ለማለት ደግሞ ምግብ መብሰል መቻል አለብን ማለት ነው። እና ጠቅልል ለማድረግ ያህል ስራው ምግብ መብሰል ትችላለህ? አዎ እችላለሁ ምክንያቱም ደግሞ ቀላል የሆነ ድርጊት ስለሆነ ማለት ነው። እና ይህንን ለማለት ነው አመሰግናለሁ

ዳቦ ማብሰል ትችላለህ ወይ? አዎ ዳቦ ማብሰል እችላለሁ ነገር ግን ዳቦ ማብሰል የራሱን የሆነ ሙያ የሚጠይቅ ዘርፍ ነው። ምክንያቱም ደግሞ ማንኛውም ሰው ዳቦ ማብሰል አይችልም ማለት ነው። ነገር ግን እኔ ዳቦ የማብሰል ሙያ ስላለኝ ዳቦ በቀላሉ ማብሰል እንድችል ሰልጥኛለሁ ማለት ነው። ስለዚህ ዳቦን አብስሎ ለምግብነት ማዋል እኔ እችላለሁ ማለት ነው። እና ዳቦን አብስሎ ለምግብነት ማዋል ደግሞ በጣም ቀላል የሚባል ነገር አይደለም። ምክንያቱም ደግሞ ስልጠና ወይም ስልጣኔ ስለሚያስፈልግ ማለት ነው። እና የራሳችንን የሆነ ሙያ ከሌለን ዳቦ ልናበስል አንችልም ወይም ደግሞ ለምግብነት ልንመገበው ልንጠቀመው አንችልም ማት ነው። ስለዚህ ዳቦ ማብሰል በጣም ደስ የሚል ነገር ነው ብዬ አስባለሁ። ስለዚህ ዳቦ ማብሰል መቻል አለብን ማለት ነው። እና ዳቦ ማብሰል የሚሰጠን ጥቅም አንድ ነገር አለ። አንደኛ በራስ መተማመን እንዲኖረን ያደርጋል ከሰው ልጆች ከጥገኝነት ለመራቅ ያደርገናል ማለት ነው። እና የሰው ልጆች ጋር ጥገኛ የምንሆን ከሆነ በሰዎች ዘንድ እንናቃለን ወይም እንድንናቅ ያደርገናል። ማነው ስለዚህ የራሳችንን ምግብ ራሳችን አብሰለን መመገብ መቻል አለብን ራሳችንን ጥንካሬያችንን መፈተን መቻል አለብን ማለት ነው። እና ዳቦ ማብሰል ትችላለህ ወይ? አዎ እችላለሁ ምክንያቱም ደግሞ ዳቦ ማብሰል በጣም አሪፍ ነገር ስለሆነ ማለት ነው። እና ይሄ ደግሞ እንደ ገቢ ምንጭ በመሆንም ያገለግላል። ለምሳሌ አንድ የዳቦ ፋብሪካ ዳቦዎችን በማምረት ወይም ደግሞ የተለያዩ የምግብ ዳቦዎችን በማምረት ለሰው ልጆች ተደራሽ በማድረግ የገቢ ምንጭ ሰበስባል ማነው። ለምሳሌ እኛ አካባቢ ላይ ዳቦ አስር ብር እና ከዛ በላይ ነው የሚሸጠው ማለት ነው። እና ይሄ ደግሞ በጣም ውድ የሚባል ነገር ነው። እና ስለዚህ አንድ ዳቦ አስር ብር ከተሸጠ ደግሞ አንድ ፋብሪካ በቀን ምን ያህል ይሰራል የሚለውን ነገር ማሰብ መቻል አለብን። እና ዳቦ ልክ እንደዚህ የገቢ ምንጭ በመሆንም ያገለግላል።

ዛሬ የመጀመሪያ ምግብህ ምን ነበር የሚለውን ጥያቄ ከመመለሳችን በፊት በየቀኑ ምንመገባቸው ምግቦች ምን ምን አይነት ጠቀሜታ እንዳለው ምን ምን አይነት ጉዳትስ ያስከትላሉ የሚለውን ነገር ማየት አስፈላጊ ነው ብዬ አስባለሁ። ምክንያቱም ደግሞ ለምሳሌ ምግብ በምንመገብበት ሰዓት ላይ በጣም የተለያዩ ምግቦች አሉ ለምሳሌ ለጨጓራ በሽታ የሚያጋልጡ ምግቦች ለምሳሌ እንደ ድንች አይነት ምግብ ይሄ ለጨጎራ በሽታ ያጋልጠናል። እንደ በቆሎ እንደ ጥራጥሬ አይነት ለጨጎራ በሽታ ሊያጋልጡን ይችላሉ ማለት ነው። ስለዚህ እነዚህ ምግቦችን በመጠኑም ቢሆን ከእነዚህ መራቅ መቻል አለብን ማለት ነው። ነገር ግን ለተለያዩ ጥቅሞች ሚውሉ ምግቦች አሉ። ለምሳሌ የአቮካዶ ነገር መጠቀም የአቮካዶ ጭማቂ መጠቀም በጣም አስፈላጊ ነው። ምክንያቱም ደግሞ ለኛ ለጨጓራችንም ለሳምባችንም ለተለያዩ የሰውነት አካላችን አቮካዶ መጠቀም አስፈላጊ ነው ብዬ ስለማስብ ማለት ነው። እና ደግሞ ዳቦ መጠቀም ደረቅ ምግቦች መጠቀም አለ ለምሳሌ ዳቦ ሻይ ጋር መጠቀም ቀላል ስለሆነ ለሰው ልጅ ምቾት ሊሰጥ ይችላል ማለት ነው። ስለዚህ እንደነዚህ አይነት ምግቦች መመገብ መቻል አለብን። እና ዛሬ የመጀመሪያ ምግብህ ምንድን ነበር ካል? እኔ የምወደው ምግብም ዳቦና ሻዬ ነው። እኔ የመጀመሪያ ምግቤን ቁርሴ ላይ የበላሁት ዳቦና ሻዬ ነው ማለት ነው። እና ፍርፍርም ጨምሬ በልቻለሁ ማለት ነው።

ውሃ ማምጣት ታውቃለህ አዎ ውሃ ማምጣት አውቃለሁ ምክንያቱም ደግሞ ውሃ ማምጣት ይሄን ታል ከባድ የሚባል ስራ አይደለም ማለት ነው። እና ቤተሰቦችን ለማገዝ ወይም ደግሞ ራሳችንን ከእነዚህ ነገሮች ወይም ደግሞ ምግባችንን ለማብሰል ውሃ ማምጣት መቻል አለብን ማለት ነው። እኛ ውሃ ማምጣት ማናውቅ ከሆነ ወይም ደግሞ ውሃ ማምጣት ማንችል ከሆነ እኛ ለተለያዩ ነገሮች ልንጋለጥ እንችላለን። አንደኛ ለስንፍና ልንጋለጥ እንችላለን ለስንፍና ከተጋለጥን ደግሞ ስራችንን ልንሰራ አንችልም የስራ መስራት ተነሳሽነት ሊኖረን አንችልም ማለት ነው። ስለዚህ የስራ ተነሳሽነት እንዲኖረን ስንፍናችንን ማስወገድ መቻል አለብን ማለት ነው። እና ውሃ ማምጣት መቻልም ማወቅ አለብን ማለት ነው። እና ይሄንን ደግሞ እንደ አጠቃላይ ጠቅለል አድርገን ስናየው ውሃ ከየት ከየት ሊመጣ ይችላል የሚለውን ነገር ማየት መቻል አለብን ማለት ነው። አንደኛ ከጅረቶች ሊመጣ ይችላል። ከወራጅ ወንዞች ሊመጣ ይችላል። ከከርሰ ምድር ወይም ደግሞ ጉድጓድ ላይ ቆፍረን የምናወጣው ውሃ አለና ከዛም ሊመጣ ይችላል ማለት ነው። እንዲሁም ደግሞ ከቧንቡሀ ሊሆን ይችላል ማለት ነው። እና እነዚህ ነገሮች ደግሞ ጥራታቸው የተጠበቀ ነው ወይ ንጹህ ውሃ ናቸው ወይ የሚለውን ነገር ስናይ ከወራጅ ወንዝ እና ከከርሰ ምድር የሚወጡ እንዲሁም ከጅረቶች የሚወጡ ውሃዎች ይህን ያክል ጥራታቸው የተጠበቀ አይደለም ማለት ነው። እና የውሃ አጋር በመጠቀም እነዚህን ነገሮች ማንፃት መቻል አለብን። እና እነዚህን በማንፃት ለመጠጥ ማዋል መቻል አለብን እንዲሁም ደግሞ ለተለያዩ ለምግብ ማብሰያዎችም ልናውላቸው እንችላለን ማለት ነው። እና በመጨረሻም ጠቅለል አድርገን ስናየው ውሃ ማምጣት ታውቃለህ? አዎ አውቃለሁም እችላለሁም ማለት ነው

የአካል ብቃት እንቅስቃሴ ታደርጋለህ ወይ? ለሚለው ጥያቄ መልሴ አዎ ነው። ምክንያቱም ደግሞ የአካል ብቃት እንቅስቃሴ አደርጋለሁ። ከዚህ በፊትም ስለማደርግ ማለት ነው። እና የአካል ብቃት እንቅስቃሴ ማድረግ ደግሞ ብዙ አይነት ጥቅሞች አሉት ማለት ነው። ይሄ ጉዳት አለው ብዬ አላስብም። ምክንያቱም ደግሞ ጥቅሙ ስለሚያመዝን ማለት ነው። የአካል ብቃት እንቅስቃሴ ባደረግን ቁጥር እኛ ለራሳችን ጥንካሬን እንሰጣለን። ጥንካሬ ከሰጠን ደግሞ ስራ ለመስራት ምቾት ይሰጠናል። ተነሳሽነት እንዲኖረን ያደርገናል ማለት። ስለዚህ እንቅስቃሴ ወይም የአካል ውልቃት እንቅስቃሴ ማድረግ በጣም አሪፍ ነው ብዬ አስባለሁ። ለምሳሌ የአካል ፍቃድ እንቅስቃሴ የምንለው በጣም ብዙ አይነት ነገር ሊሆን ይችላል። ዳንስ ሊሆን ይችላል፤ ሩጫ ሊሆን ይችላል፤ የሰምሰማ ሩጫ ሊሆን ይችላል፤ የተለያዩ ስፖርቶችን መጫወት፣ እግር ኳስ መጫወት፣ ቅርጫት ኳስ እንዲሁም የተለያየ ስፖርቶች ውድድሮችን ማካሄድ ራሱ ይሄ የአካል ብቃት እንቅስቃሴ ነው ብዬ አስባለሁ ማለት ነው። እና እነዚህን የአካል ብቃት እንቅስቃሴዎችን ባደረግን ቁጥር እኛ የተለያዩ የአካል ክፍላችን ጠንካራ ጥንካሬያቸው እየጨመረ ይሄዳል ማለት ነው። ስለዚህ የአካል ብቃት እንቅስቃሴ ማድረግ በጣም ጥሩ ነው የሚል አስተሳሰብ አለኝ ማለት ነው። እና እኔም ደግሞ ከዚህ በፊት አድርጌው ስለማውቅም ለሰው ልጅም ልማክረው የምችለው ነገር የአካል ብቃት እንቅስቃሴ ማድረግ አለበት አንድ ሰው ብዬ እናገራለሁ ማለት ነው። እናም ደግሞ ከዚህም በዘለለ ደግሞ ለኔ የሰጠኝ ጥቅም አለ። አንደኛ የአካል ሰውነቴ ጠንካራ እንዲሆን እንዲገነባ አድርጎልኛል። እና ከሰው ልጅም ደግሞ ጥገኝነት ተላቀን ራሳችንን እንድንችል ያደርገናል ማለት ነው። በራስ መተማመናችን እንዲጨምር ያደርጋል ማለት ነው። ስለዚህ የአካል ብቃት እንቅስቃሴ ማድረግ ይሄ ነው ጥቅሙ ማለት ነው። እና የአካል ብቃት እንቅስቃሴ ታደርጋለህ? አዎ አደርጋለሁ?

የቪዲዮ ጥሪ ታደርጋለህ? አዎ የቪዲዮ ጥሪ የማደርግበት ሁኔታ አለ። ነገር ግን አብዛኛውን ጊዜ እኔ የማደርገው የስልክ ጥሪ ነው። ወይም ደግሞ የኦዲዮ ጥሪ ነው ማለት ነው። እና የስልክ ጥሪ ወይም ደግሞ የቪዲዮ ጥሪ ጥቅም አለው ጉዳትም አለው ማለት ነው። ለምሳሌ ጥቅሙ ጋር ስንጀምር ለምሳሌ የቪዲዮ ኮል ለማድረግ በራስ መተማመናችን ይጨምራል። ከአንድ ሰው ጋር አይን አይን እየተያየን ስለሆነ የምናወራው ይሄ ደግሞ የራስ መተማመናችን እንዲጨምር ያደርጋል ማለት ነው። ስለዚህ የቪዲዮ ጥሪ ማድረግ ጥቅሙ ይሄ ነው። እንዲሁም ደግሞ ከተለያየ ሰዎች ጋር ደግሞ እንድንወያይ ያደርገናል። ውይይት በጣም አሪፍ ከመሆኑ የተነሳ ውይይት እንድናደርግ ያደርገናል ማለት ነው። ስለዚህ የቪዲዮ ጥሪ ማድረግ በጣም አስፈላጊ ነው ብዬ አስባለሁ። ስለዚህ የቪዲዮ ጥሪ ጠቅሙ ይሄን ይመስላል ማለት ነው። እና ጉዳት አለው ብዬ አስባለሁ። ይሄን ታህል ባይበዛም ጉዳት አለው ብዬ አስባለሁ። ምክንያቱም ደግሞ አንድ ሰው ለምሳሌ የማናውቀው ሰው የቪዲዮ ጥሪ ሊያደርግልን ይችላል ማለት ነው። እና ያን ተቀብለን በምናወራበት ሰዓት ላይ ለተለያዩ ነገር ሊያጠቃን ይችላል ማለት ነው። ስለዚህ ጉዳቱ ይህንን ይመስላል ማለት ነው። እና የቪዲዮ ጥሪ የራሱን የሆነ ጉዳትም አለው ጥቅምም አለው ማለት ነው። ነገር ግን ጥቅሙ ያመዝናል ማለት ነው። ምክንያቱም ደግሞ ውይይት ለማድረግ ስለሚጠቅም ማለት ነው። የራስ መተማመናችንም እንዲጨምር ስለሚያደርግ ማለት ነው። እና ሰውን ልጅ አይለየን መተያየታችን እኛ በራሳችን እንድንተማመን ያደርገናል ማለት ነው። እና ስራችንን ጠንክረን እንድንሰራ ያደርገናል። ስለዚህ የቪዲዮ ጥሪ ማድረግ በጣም ጥቅም አለው ብዬ አስባለሁ። እና የቪዲዮ ጥሪ ታደርጋለህ? አዎ አደርጋለሁ።

ስሜትን በፊትህ ላይ ታሳያለህ ወይ? አዎ አሳያለሁ ምክንያቱም ደግሞ የሰው ልጅ በሚከፋው ሰዓት በሚደሰትበት ሰዓት ላይ በፊቱ ላይ ገጽታውን ሊያሳይ ይችላል ወይም ስሜቱን ሊያሳይ ይችላል ማለት ነው። ለምሳሌ ያህል በተከፋ ጊዜ በፊቱ ላይ የመኮፋተር የመጨማደድ ስሜት ሊያሳይ ይችላል ማለት ነው። ስለዚህ ያ ሰው ተከፍቷል ብለን ራሳችንን ልንደመድም እንችላለን። እየተደሰተ ጊዜ ደግሞ ሊስቅ ይችላል የሆነ ፈገግታ የተሞላበት ሰው ሊሆን ይችላል ማለት ነው። እና ይሄ ሰው ደግሞ ደስታ ተሞልቶበታል ብለን ራሳችንን ድምዳሜ እንሰጣለን ማለት ነው። እና እኔም ልክ እንደማንኛውም ሰው የራሴን የሆነ ሲከፋይም ሲደሰትም ከተለያዩ ችግሮችም ስገባ ከተለያዩ ችግሮችም ስወጣ የራሴ የሆነ ከፊቴ ላይ ማሳየው ስሜት ይኖራል ብዬ አስባለሁ። ምክንያቱም ደግሞ ስሜትን የሚረደው ጓደኛ ወይም ደግሞ ለሚያየን ሰው ነው ማለት ነው። እና ሲከፋኝ እኔ ፊቴ ሊጨማደድ ይችላል ፊቴ ሊኮፋተር ይችላል። ስለዚህ እኔ ያኔ የተከፋሁ ሰው ነኝ ማለት ነው። እና እኔን ማጽናናት መቻል አለባቸው ያ ሰው ያየኝ ሰው ማለት ነው። ደስታ ወይም ደግሞ ይሄ ሳቅ የተሞላ ከሆነ ደግሞ ፊቴ ጋ በጣም ደስ ሚል ስሜት እያለኝ ከሆነ ደግሞ ይሄ ሰው ዛሬ ደስተኛ ነው የሚል አስተሳሰብ ይኖራል። ማነው? ስለዚህ ያ ሰው ከእኔ ጋር ጥሩ የሆነ ጊዜ ያሳልፋል ብዬ አስባለሁ። እንዲሁም ደግሞ ችግር ውስጥ ሲገባ መጨናነቅ ምናምን ሲሆን እንደዚህ ከፊቱ ላይ የተለያዩ ገጽታዎች ወይም ስሜቶች ሊታዩ ይችላሉ ማለት ነው። እና ስሜትህን በፊትህ ላይ ታሳያለህ አዎ አሳያለሁ ማለት ነው

ዋና ሀላፊነቶችህ ምንድን ናቸው ለሚለው ጥያቄ መልስ ለሚሆን ዘንድ መጀመሪያ ሀላፊነት ምንድነው የሚለውን ቃል መፍታት ወይም መተርጎም መቻል አለብን ማለት ነው። ለምሳሌ ሀላፊነትህ ምንድነው? ብለን ስናይ አንድ ሰው ራሱን በራሱ ሊያስተዳድር ይችላል ቤተሰብ ሊያስተዳድር ይችላል እንዲሁም ደግሞ በቤተሰብ እንዲሁም በተለያዩ ሰዎች ላይ ጥገኛ ሊሆን ይችላል ማለት ነው። እና ይሄ ነው ሀላፊነት ብለን የምንጠራው ማለት ነው። ለምሳሌ ያህል እኔ ሀላፊነትህ ምንድነው የሚለው ከሆነ። ለምሳሌ ራሴን በራሴ የማስተዳደር ከሆነ ይሄ የራሴ የሆነ ሀላፊነት ነው ቤተሰቦቼን የማስተዳደር ከሆነም ይሄም ሌላ ሀላፊነት ነው ማለት ነው። እና ወደ መጨረሻው ወደ መወያያችን ርዕስ ስንሄድ የኔ ሀላፊነት ራሴን በራሴን ማስተዳደር ነው። ምክንያቱም ደግሞ እኔ ራሴን በራሴ በማስተዳደር ስራዬን በመስራት ነው ራሴን የምኖረው ማለት ነው ኑሮዬን የምኖረው ማለት ነው። ስለዚህ እኔ ራሴን በራሴ ማስተዳደር የኔ ትልቁ ሀላፊነቴ ነው ማለት ነው። ምክንያቱም ደግሞ ከሰው ጥገኛ መሆን ስለማልፈልግ ማለት ነው። ስለዚህ እኔ የኔ ሀላፊነት ይሄ ነው ለማለት ነው። እና ሀላፊነት መውሰድ ደግሞ በጣም አሪፍ ነው ሀላፊነት የምንወስድ ከሆነ በራስ መተማመናችን እየጨመራል ማለት ነው። እና በራስ መተማመናችን የሚጨምር ከሆነ ደግሞ ስራ በአግባቡ ልንሰራ እንችላለን። ወይ ደግሞ የተለያዩ መጽሐፍትን በማንበብ ሀላፊነት እንዴት? እንወጣለን የሚለውን ነገርም ማወቅ ይቻላል ማለት ነው

አይስ ክሬም ትወዳለህ? አዎ አይስ ክሬም እወዳለሁ ምክንያቱም ደግሞ እኔ የምወድበት የራሴ የሆነ ትዝታ ሰላለኝ ማለት ነው። ምክንያቱም ትውስታ ስላለኝ ማለት ነው። እና በፊት ላይ ህፃን እያለሁ አይስክሬን በጣም እጠቀም ነበር ምክንያቱም ጣፋጭ ስለሆነ ማለት ነው። ስለዚህ አይስ ክሬምን ከዚያ ጀምሮ በጣም እወደዋለሁ። ምክንያቱም ደግሞ የልጅነት ጊዜን የማስታውስበት ሁኔታ ስለሆነ ማለት ነው። እና አይስክሬም በጣም ጥሩ የሚባል ለመዝናኛነት የሚያገለግል ምግብ ነው ማለት ነው። እና ይሄ ደግሞ ለህፃናት እንዲሁም ደግሞ ለአዋቅዎች በመዝናናት ሁኔታ ላይ በጣም ጥሩ የሆነ የመዝናናት ጊዜ እንዲያሳልፉ ያደርጋል ማለት ነው። እና ይሄ ደግሞ በህፃንነት ያሳለፍኳቸውን ጊዜያቶች ያስታውሰኛል ማለት ነው። ስለዚህ አይስክሬም በጣም ነው የምወደው ማለት ነው። እና አይስክሪም ከዚህ በላይ ደግሞ መውደድ በጣም አስፈላጊ ነው ብዬ አላስብም ምክንያቱም ደግሞ ጉዳትም ስላለው ማለት ነው። እና ጣፋጭ ነገር በምንወስድበት ሰዓት ለስኳር በሽታ ለጨጓራ በሽታ ልንጋለጥ እንችላለን ማለት ነው። እና ከበሽታዎች ለመራቅ ደግሞ ይህንን ወይም አይስክሬም እንዲሁም ደግሞ የተለያዩ ሌላ ጣፋጭ ምግቦችን አብዝቶ መጠቀምን ማስወገድ መቻል አለብን ማለት ነው። እና ምክንያቱም ደግሞ ከበሽቶች ነፃ መሆን ስላለብን ከበሽታዎች ነፃ መሆን አለብን። ስል ደግሞ ከተለያዩ በሽታዎች ነፃ በሆንን ቁጥር ስራችንን ደግሞ የምንሰራውን ስራ በአግባቡ ገቢያችንን ማሳደግ እንችላለን ማለት ነው። ስለዚህ ከበሽታዎች ነፃ ለመሆን አይስክሬም ወይም ደግሞ የተለያዩ ጣፋጭ ምግቦችን በብዛት ከመጠቀም መቆጠብ መቻል አለብን ማለት ነው

በቀን ስንት ሰዓት ስልክ ትጠቀማለህ? በቀን ይሄን ሰዓት ብዬ መግለጽ ይከብደኛል። ምክንያቱም ደግሞ የኔ ስራዬ ከስልኬ ጋር የተያያዘ ነው። እና ቀኑን ሙሉ እጠቀማለሁ ብል ማገነን አይሆንም ማት ነው። ለምሳሌ ምግብ በምገብበት ሰዓት በምተኛበት ሰዓት ስልኬ ቻርጅ በሚዘጋበት ሰዓት ካልሆነ ሁሌም ቢሆን ስልኬ ከእኔ ጋር ነው ስልኬን እጠቀመዋለሁ ማለት ነው። ስለዚህ በቀን ምን ያህል ሰዓት ስልክን ትጠቀማለህ ሚለውን ለመግለጽ በጣም ከባድ ነው ሚሆንብኝ ማለት ነው። ስለዚህ በቀኑ ስልክን መጠቀም በጣም አስፈላጊ ነው ብዬ አስባለሁ። ለምሳሌ ያህል የተለያዩ ዘመናዊ ስራዎች አሉ በስልክ ሚሰሩ ማለት ነው። እና እነዛን ስራዎች ደግሞ መስራት መቻል አለብን። የገቢ ምንጭ እስከሆነ ድረስ ማንኛውንም ስራ ሳንነቅ መስራት አለብን ማለት ነው። እና እነዚህን ስራዎች ደግሞ በስልክ ነው ምሰራው ማለት ነው። ስለዚህ ስልኬ ከእኔ አይለይም ማለት ነው። ቅድም ካልኋቸው ውጭ ስተኛ ስመገብ እንዲሁም ደግሞ ስልኬ ባትሪ ሲዘጋ ካልሆነ በቀር ስልኬ ከእኔ አይለይም ማለት ነው። ስለዚህ በቀን ስንት ሰዓት ስልክ ትጠቀማለህ ሚለው ምንም ይሄን ታሀል ገደብ ሚባል ነገር የለውም ማለት ነው። ምክንያቱም እንደ ሁኔታው ስለሚለያይ ማለት ነው። ስራ በሚበዛበት ሰዓት በጣም ብዙ ጊዜ ልጠቀም ብዙ ሰዓት እጠቀምበታለሁ ማለት ነው። ነገር ግን ስራ በማይኖርበት ሰዓት ደግሞ ከዛ ይቀንሳል ማለት ነው። በጣም አልጠቀምበትም ማለት ነው። እና ስልኬ ስልኬን ምን ያህል ሰዓት ትጠቀመው አለ? ያህል በጣም አስገዳጅ ሁኔታ ከሆነ ቢያንስ ከስምንት እስከ አስር ሰዓት ያህል እጠቀምበታለሁ ማለት ነው

ላፕቶፕ አለህ? አዎ ላፕቶፕ አለኝ፣ ስልክ አለኝ እንዲሁም ደግሞ የተለያዪ ኮምፒውተር ስላለኝ ስራዬን በአግባቡና በአጭር ጊዜ አቀላጥፌ እንድሰራ ረድቶኛል ማለት ነው። እና ላፕቶፕ በጣም ብዙ ጥቅም ይሰጣል። አንደኛ በጣም የሚሰጠው አውታረ መረቡ በጣም ፈጣን ስለሆነ የተለያዩ ነገሮችን በፍጥነት ለመፈለግ አስፈላጊ ነው ወይም ጥቅም ላይ ይውላል ማለት ነው። እና ላፕቶፕ ከዚህም በላይ እጠቀማለሁ ብዬ አስባለሁ። የተለያዩ ስራዎችን ለመስራት በዚህ ዘመናዊ ጊዜ ስራዎችን ለመስራት ላፕቶፕ በጣም አስፈላጊ ነው። እና ላፕቶፕ አለህ ወይ? ለሚለው ጥያቄ አዎ አለኝ ነው። ምክንያቱም ደግሞ ላፕቶፕ ከሌለ እነዚህን ስራዎችን በአጭር ጊዜ አቀላጥፎ መስራት አንችልም ማለት ነው። ስለዚህ ላፕቶፕ ሊኖረን ይገባል ወይም ደግሞ ኮምፒውተር ኮምፒውተር ካላስፈለገ ደግሞ ስልክ ቢያንስ በትንሹ ሊኖረን ይገባል ማለት ነው። ነገር ግን እኔ እንደመታደል ሆኖ ላፕቶፕም ስልክም አለኝ ማለት ነው። እና ስራዬን በሁለቱ ቁሳቁሶች ነው አጠናቅቄ የምሰራው ወይም ደግሞ አቀላጥፌ የምሰራው ማለት ነው። ስለዚህ ላፕቶፕ ሊኖረን ይገባል ማለት ነው።